የማንቂያ ሰዓት ትጠቀማለህ የማንቂያ ሰዓት ወይም አላርም የሚለውን ነገር መጠቀሙን እጠቀማለሁኝ ግን አብዛኛውን ጊዜ አላርም ካስቀመጥኩኝ በአላርሙ መሰረት ተነስቼ አላውቅም ያ ነው ችግሩ። እና ለዛ አላርም አብዛኛውን ጊዜ አላስቀምጥም። ካስቀመጥኩኝ አላርሜ ራሱ ቢያንስ ከእኔ ቢያንስ አራት አምስት ሜትር ራቅ አድርጌ ነው የማስቀምጠው ያን የማስቀምጥበት ምክንያት። መነሳት አሁን ለምሳሌ እኔን የሚያስነሳ ከእንቅልፍ ማለት ተነስቼ ሄጄ ካለበት ነገር ማለት ካለበት ቦታ ነገሩን ስለሚይዘው ስለምወስደው በዛ ደግሞ ሽንት ሊወጥረኝ ይችላል ውሃ ሊጠማኝ ይችላል ከተነሳው ማለት ነው። እዚህ እነዛን ደግሞ ምክንያት አድርጌ ያው ልነሳ እችላለሁ ማለት ነው። ማለት በዛ ሊቀጥል እችላለሁ ካልሆነ በአጠገቤ ከሆነ ልምን ሽንት እያቃጠለም ብሆን እዛው እንቅልፌን ልቀጥል እችላለሁ ማለት ነው። እና ከባድ ነው። አሁን ሰው አላርም ሞልቶ እኔ ማለት ይነሳል ማለት በጣም ከባድ ነገር ነው እኔ በእኔ ላይ ያየሁት ማለት ነው። ስለዚህ ሌላ ሰው እንግዲህ እንዲህ አይነት ነገር ማድረግ የምችል ሰው ካለ ጎበዝ እንግዲህ ያድርግ ግን በአላርም መሰረት ስራም እሰራለሁ ማለት። ማንቂያ ማለት ነው የሰዓት ማንቂያ አላርም ሞልቼ ከዛ በአላርሙ መሰረት ተነስቼ ስራ እሰራለሁኝ የሚል ከሆነ ስራው ሊቀር ይችላል ማለት ነው። ያ በጣም አስቸጋሪ ስለሆነ አላርሙን ከአሁን ከአጠገብ በጣም ማሸሽ አለበት። ቢያንስ ሶስት አራት ሜትር ራቅ አድርጎ ቢያስቀምጥ ለዛ ብሎ ሲነሳ የግድ አንዳንድ ነገሮችን ማድረግ ስለማይቀር ከአጠገብ ራቅ አድርጎ ማስቀመጥ አስፈላጊ ነገር ነው። እና አብዛኛውን ጊዜ ከአጠገብ አላርም የሚቀመጥ ከሆነ ወይም የማንቂያ ማንቂያ ሰዓት ማንቂያ የሚቀመጥ ከሆነ እንትን ቶሎ ማለት ለመዝጋት ይቸኩላሉ ማለት ነው። አሁን በአጠገብህ ሆኖ የሚጮህ ከሆነ ልክ እኔ የምረብሽ አይነት ድምጽ ሊሆን ማለት እንደመሆን አይነት ነገር ነው የምሰማኝ የዛን ቅጽበት ማለት ነው። ከእንቅልፍም ነቃው ከዛ አላርሙን ሰምቼ አላርሙን አጠፋው ማለት ነው ፕሮግራሙን እረሳለሁ ማለት ነው። አጭር ነገር ግልጽ ስለ ፕሮግራሙ ያለኝ ምንም ነገር እረሳና ከዛ ጠዋት ተነስቼ መስራት ያለብኝን ነገር ሳልሰራ ሲቀር እጸጸታለሁ ያ በጣም ከባድ ስለሆነ ጸጸት ስለዚህ ከአጠገቤ ዞር ማድረጉ ይቀላል ማለት ነው። እንግዲህ እንቅልፍ የሚያስቸግር ከሆነ ያን ሶስት አራት ሜትር ራቅ አድርጎ አስቀምጦ ከዛ ለዛ አላርሙ ጮሄ ሲል አላርሙ ጮሆ ያስነሳል ሲያስነሳ በዛ አማካኝነት ደግሞ ግድፊንቲ ምናምን እየሸና ፊት ከታጠበ ምናምን ከተባለ እንግዲህ እንቅልፉን ይለቃል ከዛ ሲልክ ስራውን መስራት እችላለሁ ማለት ነው። ሶ እንዲህ መደረግ ያለበት አንዳንዴ እንቅልፍ ለሚያስቸግራቸው ሰዎች እንዲህ አይነት ዘዴዎች ፍቱን መድሃኒት ነው ማለት ነው። ስለዚህ ማንኛውንም ነገር በአጠገቡ አስቀምጦ ስራ መስራት የለበትም ማለት እንዲህ አይነት አላርሞችን በአጠገቡ ሞልቶ ስራ መስራት የለበትም። ስለዚህ ራቅ አድርጎ አስቀምጦ ስራዎችን መስራት እና አንተን ማለት ነው የሚያስፈልገው ምክንያቱም አላርም እስከሆነ ድረስ ሊያዘናጋ ይችላል ማለት ነው። ሊያዘናጋ ይችላል ሳይሆን በጣም ነው የሚያዘናጋው አሁን አንድ ሰው እንዲህ አይነት ነገሮችን ቶሎ ቶሎ የማያደርግ ከሆነ በአላርሙ መሰረት ደግሞ የማይነሳ ሰው ከሆነ እንደ እኔ ማለት ነው ስለዚህ በአላርሙ አላርሙ ሲጮህ በቃ ምን ይረብሸኛል ብሎ ያን አላርም አጥፍቶ እንደገና ሊተኛ ይችላል ስለዚህ ስራው በዛ አማካይነት ሊቀር ይችላል ማለት ነው

ስንት ቋንቋ ትችላለህ ስንት ቋንቋ ትችላለህ ለሚለው? እኔ አነሰ ቢባል ከአምስት እና ከስድስት በላይ ቋንቋዎችን እችላለሁ። እና ቋንቋው ደግሞ አንደኛ ያደኩበትም ስለሆነ ቋንቋዎችን እችላለሁ ግን እዚህ ጋር አሁን መዘርዘር ውስጥ አብዛኛው የለም ይሄ ተጨማሪ ደግሞ ማውቃቸው ቋንቋዎች አሉ እና እነዛንም እስከ አስር ባለው ቋንቋዎችን አውቃለሁኝ። እና በጣም ማለት እንትን የሆኑ ቋንቋ አሁን እንግሊዘኛ አረብኛ አማርኛ ሶማልኛ ኦሮምኛ አማርኛን ጨምሮ ማለት ነው እነዛን ያው እችላለሁ። ሌሎቹን ደግሞ ምሞክራቸው ቋንቋዎች አሉ እና እነዛን አጠቃላይ ማለት ነው ወደ አስር የሚጠቁ ቋንቋዎችን እችላለሁ። ሌሎችን ደግሞ አንዳንዴ የምሰማቸው ቋንቋዎች አሁን ህንደኛ የምሰማቸው ቋንቋዎች አሉ እነዛን በርግጥ ፕሮፌሽናል ስለ አይደለው ብዙም እንትን አይደለሁም ማለት ነው። እና አንዳንዴ ቋንቋ ላይ የሚፈጠሩ መስተጋብሮችን የማስታረቅ ስራዎችን ልሰራ እችላለሁ። ሶ ቋንቋ ማለት እንግዲህ የመግባቢያ እንደ መሳሪያ ማለት ነው። አንድ እና ሁለት እንትኖቹ ሰዎች ሁለት ወይም ከሶስት ሰዎች እርስ በእርስ የሚነጋገሩበት የሀሳብ የሚለዋወጡበት እና ተለዋውጠው የሚግባቡበት ምንድን መሳሪያ ማለት ነው? እና ቋንቋ ማለት በጣም ለሰው ልጅ አስፈላጊና ወሳኙ ነገር ነው እና በቋንቋ ነው ሰው ሰው ከሰው ጋር የሚግባባው የሚስማማውም በቋንቋ ነው። እንግዲህ ሰው ሳይስማማም ተጣልተው እንትን የሚደረገው የሀሳብ ግጭ ልዩነቶች ሲፈጠሩ ግጭት ይፈጠራል በርግጥ ግጭት የትም የሚፈጠር ክስተት ነውና እና ግጭቶች ሊፈጠሩ ይችላሉ ባለመግባባቶች መካከል ማለት ነው። አሁን ቋንቋ መግባባቶችንም ይፈጥራል። አለመግባባቶችንም የሚፈጥረው በቋንቋ ነው ሰው እንግዲህ በደመ ነፍስ አይጣላም አይጋጭም አንዱ ከአንደበቱ የሚወጣው ነገር ነው ሌላውን ደግሞ የሚያስቀይመው ወይም የሚያናድደው ማለት ነው። ስለዚህ ሁሉም ሰው ከአንደበቱ ሚወጣውን ነገር በጣም መጠንቀቅ አለበት አልያ ሌላ ጥፋትን ሊያስከትል ይችላል። አሁን ለምሳሌ በአለም ደረጃም ብሆን መጀመሪያ ጦርነት የሚባለው ነገር በአንደበት ነው ጦርነት ሚጀመረው እና አንደበት ላይ የተጀመረ ጦርነት እንግዲህ ሀገርንም ወደ ጦርነት ሊያስገባ ይችላል። አለምን ወደ ጦርነት ሊከታት ይችላል። ስለዚህ ጦርነት የሚባለው ነገር እንግዲህ መጀመሪያ ቃላት ነበር ቃላት ወደ ጦር ጦር ይቀየራል ማለት ነው። ስለዚህ እያንዳንዷን ነገር የምናደርጋቸውን የምናወራቸውን ነገሮችን አውቀን ታርመን ብናወራቸው አሁን በተናደድንባቸው ጊዜያት እንደውም ማቆም ንግግሮችን ማቆም በጣም አስፈላጊ ነገር ነው። ስሜትን ለመቆጣጠር ማለት ነው ስሜት ያልተቆጣጠረ ነገር እንግዲህ የሰውንም አእምሮ የሚጎዱ ቃላቶችን ያወቅን መስሎ ልናወጣ እንችላለን። ስለዚህ ያ ሌላ ጥፋትን ያስከትላል ስለዚህ እያንዳንዱ በተናደድንባቸው ጊዜያቶች ስሜትን ዋጥ የማድረግ ብቃት መኖር አለበት ማለት ነው። ስሜቱን እንደተቆጣጠረ ሰው እንግዲህ ምንም መቆጣጠር ይችላል በጣም ቀላል ነው እና ስሜት የሚባለው ነገር በጣም ለሰው ልጅ ማለት ለተፈጠረው ለሰው ልጅ ለሁሉም አለህ እና ያን መቆጣጠር መቻል ራሱን የቻለ ትልቅ ጥበብና እውቀትን የሚጠይቅ ነገር ነው። እና ሶ ራሱን ስሜት ተቆጣጥሮ ማውራት የሚችል ከሆነ በቃ ያ ሰው እንግዲህ ንግግርን ይችላል ያውቅበታል እና ማንኛውንም ነገር በራሱ ስር ማድረግ ይችላል። ማለት ነው።

የትኛውን በዓል ትወዳልህ? እኔ የምወደው ባህሌ ፋሲካን እና ገናን በተለይ ፋሲካን በጣም ነው ለየት አርጌ የምወደው በዓል ቢኖር ፋሲካ ነው ስለዚህ። ፋሲካ እንደ ፋሲካ ያለ በዓል እኔ የለም። ገናም እንግዲህ ቀጥሎ ማለት ነው ሁለተኛ አሁን ሰው ዘመን መለወጫን። በተለይ እየጠራው ያከብራል እና ዘመን መለወጫ እንደዚህ የሚከበርበት እንትን የለም። እና ቀኑ በርግጥ አዲስ አመት በመሆኑ ደስ ሊል ይችላል። እና እንደዚህ ለየት ተደርጎ ቀኑ የምከበርበት ሁኔታ ማለት በእኔ እይታ የለም። ስለዚህ እኔ ማከብረው ነገር ቅንን ወይም ጊዜን ሳይሆን እኔ ካላንደርን ቆጥሬ ሳይሆን የማከብረው ነገር ድንገት ማለት በዛ ቀን ሚመለከ አምላክ አሁን አምላክ ነው እንጂ እግዚአብሔር ሚመለከውም መከበሩም እርሱ ነው እንጂ። ቀናቶች ሁኔታዎቹ አይከበሩም። ስለዚህ እያንዳንዷን ነገር መደረግ ያለበት። ኦኬ ሰው ፍላጎት እና ከሰው ይቅር ምናምን ሳይሆን። ሰው ያም በአላቴንም የሆነ ነገሮችን የአንዳንዱን እንትን ማድረግ በሰው ወይም ሰው በምፈልግ ኦፍ በፍላጎት ደረጃ የተመሰረተ መሆን የለበትም። ግን ካላንደሮች አሁን ለምሳሌ አለ የእንደአኑ የሚከበርባቸው ባሏቶች አሁን መስቀል አለ። ዘመን መለወጫ አለ ከዘመን መለወጫ ብንነሳ ዘመን መለወጫ እንቁጣጣሽ ነው የሚባለው። ከዛ ደግሞ መስቀል ባልኩ ከአንድ ወር በኋላ አለ። ከዛ ደግሞ ጥር አካባቢ ታህሳስ ሃያ ዘጠኝ ላይ ገና አለ። ከገና ደግሞ ፋሲካ አለ። እና እያንዳንዷን ነገር ከፋሲካ መሃልም የተለያዩ በዓላቶች አሉ አሁን የጥምቀት በዓል የተለያዩ ባላቶች በኦርቶዶክስ ቤተክርስቲያን አማካኝነት የሚከበሩ የራሳቸው የሆነ ካላንደሮች አሉ። እና ያ ካላንደሮችን እኔ ብዙም ትኩረት ማለት ትኩረት ሰጥቼ እንትን የማደርገው ነገር የለም። እና ትኩሬት አንሰጥም አይደል? አጭር እና ግን ስለዚህ ትኩረት የምትሰጡ እንትናችሁ ማለት በኔ በኔ እንግዲህ የግል ሀሳብ ነው እንጂ። የማህበሩም የተለያዬ የሌላ ሰው አይደለም እኔ ግሌ ሀሳብ። እንዴ እንደዚህ አይነት ነገሮችን አሁን ለየት አድርጌ እኔ እንትን ማለት በራሴ ማከብረው ቀን የለም። አሁን ለምሳሌ አድዋ ባልም ይሁን። ይሄ የአርበኞች ቀን የላባደሮች ወዛደሮች ምናምን የሚሉ ቅናቶች በርግጥ በካላንደር የተዘረዘሩ እንትኖች አሉ። እና ሶ አሁን ለምሳሌ ወታደር የሆነ ሰው ውትድርናው እንትን ካላንደሩን ቀን ደስ ሊለው ይችላል። በቃ በስራ ዘርፍ አሁን የሴቶች ቀን ምናምን ተብሎ ካላንደር ላይ ባይገለጽም። የወንዶች ቀን ምን ቀን የምን የሚን ቀን ደግሞ ቀናቶቹ አሉ ግን ካላንደር አይደሉም አልነዛም። ካላንደር ደረጃ በመንግስት ደረጃ እንደ ሀገር ደረጃ ማንም ነው ታውቆ ቅናቶች የምከበሩ ቅናቶች ስላይደሉ ብዙም ይሄ የሚያሳስብ እንትን አይደለም ግን። ሰው አሁን ለምሳሌ ደስ የሚያሰኘው ካላንደር ወይም የበአል ቀን ሊኖር ይችላል። እንደኔ ማለት ነው። ያኔ የባላቴን ቀን ማክበርሶ የፈለገውን የወደደውን ማክበር መፍቱ ነው ማንም መፍቱን ሊከለክል አይችልም። ስለዚህ ባላትን የማክበር እና እንትን የማለት ቤት ላይ የጠቀሰውን እንግዲህ ማክበር ሰውየው በግለሰቡ በፈለገበት ሰዓትና ጊዜ ማክበር ይችላል ማለት ነው። ግዴታውም ካላንደር የግድ አክብሩ ብሎም የወጣ ካላንደር የለውም

የቪዲዮ ጥሪ ታደርጋለህ የቪዲዮ ጥሪ አስፈላጊ የሆኑ አሁን ለምሳሌ ከሀገር የራቁ ጓደኞቼ ጋር ምናምን ደውዬ በቪዲዮ እገናኛለሁ ማለት ነው። እና ቅርብ ከሆነ ምናምን በአካልም ስለማገኘው ቴክስት ምናምን ልኬ ነው። መተው በቪዲዮ ብዙም መገናኘት አያስፈልግም ግን ረቆ ያለ ሰው እንትን አሁን ለመተያየትም ይሁን ምን ለማድረግ የሚያስፈልገው በቪዲዮ ኮል አማካኝነት መገናኘት ይችላል ማለት ነው። አሁን ከሀገር የወጣ ሰው። ልክ እንደዛ ሁሉንም ነገር አሁን ቪዲዮ ኮል የሚያስፈልጉ ስልጠናዎች ሊኖሩ ይችላለሁ። የተለያዩ ኢቨንታዎች ሊኖሩ ይችላሉ። ስለዚህ በቪዲዮ ኮል አካይነት የኒያን ኢቨንቶችን መሳተፍ መከታተል እንትኖችን ፕሮግራሞችን ተለያዩ ነገሮችን በቪዲዮ ኮል ማድረግ ይቻላል። እና ቪዲዮ ኮል አብዛኛውን ጊዜ እንደሚደረገውም የሚፈቀደውም ማለት ሰው በራሱ ፍቃድ እና ፍላጎት የሚሳተፍባቸው ፕሮግራሞች ላይ ቪዲዮ ኮል እንትን የሚጠቀሙ ከሆነ መጠቀም ይችላል ማለት ነው። አብዛኛውን ጊዜ ቪዲዮ ኮል ላይ እንትን የሚደረጉ ሲተተው አሁን ኮንፈረንስ ምናምን ከሆነ። ሰዎቹ ምን ያደርጋሉ ሁሉም ማይክ ኦን ያደርግና ሁሉም በየቦታው ጩኸት እና እንትንን ያሰማል ለዛ ኦረንቴሽን መጀመሪያ አስፈላጊ ነገር ነው። ማይኮቹን ሁሉንም ሚውት አድርጎው ማስቀመጥ ግድ ይላል ሚውት ካላደረገ። ሁሉም ድምጽ እንትን መረበሽ እና እንትን ሊያስከትል ስለሚችል። ሚውት አድርጎ እያንዳንዱን ድምጽ መቆጣጠር መቻል አለብን ማለት ነው። ኮች የሚያደርገው ሰው ድምፁን ምኑን እከለ ይከፍታል እዚህ ጋር እከለ እከለ እዚህ ጋር የሚለው መቆጣጠር መቻል አለበት ማለት ነው። ያ ለቪዲዮ ኮንፈረንስ እንዲሁም የተለያዩ አፍሪካ ሀገራት ከተለያዩ ሀገራት ጋር ቪዲዮ ኮንፈረንስ ምናምን አርጎው ይነጋገራሉ እና ያ ቪዲዮ ኮንፈረንስ። አስፈላጊነቱ ለአንዳንድ ፕሮጀክቶች ምናምን በቪዲዮ ኮል አማካኝነት ስልጠናዎችን እና አንዳንድ ነገሮችን ይሰጣል ማለት ነው። ስለዚህ ቪዲዮ ኮል አስፈላጊነቱ በዚህ ጉዳይ ነው። አሁን ዝም ብሎ ያለ አሁን ከድምጽ ማለት ይልቅ አሁን ቪዲዮ ኮል ተጣራ ሰው ሰውንም እያየ የሚነጋገርበት ነገር ስለሆነ። ብዙም የሆነ የመለያየት ስሜት ወይም የእንትኖች ላይፈጠሩ ይችላሉ። በቪዲዮ ማየት በቪዲዮ መደዋወል ምናምን በጣም ወሳኝ ነገር ነው። እና አብዛኛው አብዛኛውን ጊዜ ኢትዮጵያ ውስጥ የሚታየው ነገር ምንድነው? ኢትዮጵያ ውስጥ ሳይሆን እንደ አፍሪካ ቪዲዮ ኮል ምናምን ለብልግናም የሚጠቀሙ አካላት እንዳሉ አንዳንድ መረጃዎች አሉ። መረጃች ብቻ ሳይሆን ማስረጃም አለኝ እና ያ ተገብነት የሌለ። ኢሰባዊ የሆኑ ድርጊቶችን የሚፈጽሙ ያን ደግሞ ካደረጉ በኋላ መጀመሪያ በመስማማት ያደረጉትን መጨረሻ ላይ ደግሞ ገንዘብ ካልሰጠኝ ወይም ገንዘብ ካልሰጠሽኝ ይሄን ለፐብሊክ አውላለን ብሎ የማስፈራራት ነገሮች ይፈጠራሉ። ለዛ በተለይ ወንዶችን የሚሆኑ ማለትም ሴቶችም ይሁኑ ወንዶች ጥንቃቄ እርቃናቸውን ምናምን ከማድረግ ቢቆጠቡ መነጋገር ያለበትን ነገር። ተነጋገሮ ቪዲዮ ኮልም መደረግ ያለበት ነገር ካለ። በአይን አይን ለአይን እየተያዩ ማውራት ችግር የለውም። አሁን ራቁታቸውን ተነስተው የሚያሳዩ ምናምን ወንድ የወንድ ልጅን ስሜት የሚቀሰቅስ ወንዶችን ደግሞ የሴቶችን ስሜት የሚቀሰቅስ ነገሮችን ባያደርጉ ይመከራል። ምክንያቱም መጨረሻ ላይ ይሄ ድርጊት ቀላል ነገር ይመስላል ግን መጨረሻ ላይ ለሞት የሚያዳርግ ሊሆን ይችላል።

ስንት ብርደ ልብስ ትጠቀማለህ እኔ የምጠቀመው በርደ ልብስ አራት ነው። አራቱም ማለት አንድን አንጠቀምም አሁን አንደኛው ካለቀ ማለት ካለቀ ሳይሆን ከቆሸሸ። ያው ስትታጠብ ደግሞ ሁለተኛውን እለብሳለሁ ማለት ነው። ሁለተኛው ብርድ ልብስ ይለበሳል። ሁለተኛው ደግሞ ሲቆሽሽ ደግሞ ያኛው ይወጣል ይለበሳል። እኔ ሁሉም ነገር ማለት ሁሉንም ሶስቱንም በአንድ ላይ እንትን ማድረጉ ማበላሸው ነገር ስለሌለ ብርድ ልብሶቹ በዕቅድና በእንትን ሁኔታ የሚለበሱ ናቸው። አሁን ለምሳሌ ሞቀታማ አየር ላይ የምንለበሰው ማታ ሙቀት ካለ የሚለበስ ብርድ የልብስ ላይ ሊለይ ይችላል ከቀዝቃዛ ማለት ነው። አሁን ክረምት አካባቢ የሚለበሱት ብርድ ልብሶቹ ለየት ይላሉ ከበጋ ማለት ነው። አሁን በጋ ላይ የሚለበስ። የማታ ልብስ ወይም ብርድ ልብስ ስስ መሆን አለበት። ስስ መሆን አለበት ያልኩበት ምክንያት በጣም እንትን ያደርጋል። አሁን ያልባል ስለዚህ ማታ ማታ ማለት ነው ሲያልብ ደግሞ ሰው በሰውነት ከሰውነቱ ላብ ስለሚወጣ ያ ላብ ደግሞ ወደ ብርድ እንዳይጠቃ። አንዳንድ ጥንቃቄ የሚያስፈልጉ ነገሮች ስላሉ። መጀመሪያውኑ እንዲህ አይነት ስስ የሆኑ እንትኖቹ ቢለብሱ እንዲህ አይነት ሙቀቶች አይፈጠሩም ማለት ነው። ስለዚህ የእያንዳንዷን ነገር መደረግ ያለበት ምንድነው? አስፈላጊው የሆነ ነገር የሆነው ልብሶችንና እንቲኖችን መልበስ ማድረግ አስፈላጊ ነገር ነው። ብርድ ልብስም

ማሸነፍ ትችላለህ አሁን ግጥሚያ ከሆነ አሁን የሚገጥመውን ሰው ማወቅ አለብኝ ማለት ነው። ማሸነፍ ማለት ነው ለማሸነፍ ማላቀው ከሆነ አሁን ለማሸነፍም በጣም ከባድ ነው ማለት ነው። ስለዚህ የሚሸነፍም ሰው ማለት የማይሸነፍ ሰዎች ሁሉ ተመሳሳይ እንትን የላቸውም አሁን አሁን ጉልበት ያለው አለ ጉልበት የልለው አለ። ያን ነው ሁሉም ሰው ተመሳሳይ እንትን አይደለም ያለው እና። ለዛ ሰው ልጅ እስከሆንን ድረስ ሰው ልጅ እስከ ሆንን ድረስ መሸነፍም ማሸነፍም እንደ እንትን መቆጠር የለበትም። ምክንያቱም የተሸነፈው ሰውዬ ለሚቀጥለው እንትን ሊያሸንፍ ይችላል። አሁን የተሸነፈው ሰውዬ ደግሞ በሚቀጥለው ደግሞ ሊያሸንፍ ይችላል አሁን ያሸነፈ ሰው ሊሸነፍ ይችላል ይሄ አለም ላይ ነው። እንግዲህ ሰው ማንም ሰው ያለው አለም ላይ ስለሆነ በእያንዳንዱ ሁንታ አሁን መደሰትም ሆነ መደነቅ ብዙም አስፈላጊ አይደለም ማለት ነው። ለምሳሌ ያሸነፈ ሰው ሊደሰት ይችላል ግን ዞሮ ዞሮ ነገ ላይ ሊወድቅም ስለሚችል። ጥንቃቄ ቢወሰድበት ትርፍ ቃላት እንትን ባይደረጉ ባይወሩ ጥንቃቄ ደግሞ ከወጣበት ደረጃ ላለመውረድ እንደምንም ብሎ መታገል አስፈላጊ ነገር ነው። አሁን ካለበት ቦታ ሆኖ መቀጠል የሚያስችል ክህሎት የማሸነፍ ክህሎት መኖር አለበት ማለት ነው። ካልሆነ በጣም አስቸጋሪ ነው አሁን ሁሌ እያሸነፈ አንድ ቀን መሸነፉ አይቀርም። አሁን ራሱን ሁል ጊዜ አፕዴት ማድረግ ለምሳሌ አሁን አይደለም እንኳን በቦክስ ሻምፒዮን ላይ ራሱን አፕዴት ማድረግ ከሆነ አንዴ አሸንፌያለሁ ማንም ያሸንፈኝ የለም ብሎ አሁን መቀበጥ አያስፈልግም። ስለዚህ ስፖርት መስራት የተለያዩ ቴክኒኮችን መጠቀም አሁንም በቃ በየቀኑ እና በየእንትን አዳዲስ ቴክኒኮችን ተጠቅሞ የማሸነፍ ዘድዎችን አሁንም በአዲስ እዴ የመጀመሪያው እንግዲህ አሸንፎ በተለመደው ስዊል ስለሆነ ቀጥሎ ደግሞ የሚያሸንፈው በተለየ ባለ ነገር አሁን ከተለመዱ ልምድ ወጥቶ የማሸነፍ ስራዎቹን ቢሰራ ነው። የሚሻለው እንጂ አንድ ሰው ዘውትር ተመሳሳይ አይነት መንገድ ይዞ ማሸነፍ በዚህ ዘመን በጣም ከባድ ሊሆን ይችላል ፈታኝም ሊሆን ይችላል። ስለዚህ መንገዶችን ማቀያየር በጣም አስፈላጊ ነገር ነው ማለት ነው። ሁሉም በሁሉም እንትን ላይ በተመሳሳይ እንትን ማሸነፍ አይቻልም። አሁን ለምሳሌ አምና ያሸነፈ ሰው ዘንድሮም በዛ መልክ አሸንፋለሁኝ ቢል ከባድ ሊሆን ይችላል ስለዚህ አሁን በቦክስ ሻምፒዮንስ ላይ እንድ አይነት ነገሮች ሊፈጠሩ ውስጥ ስለሚችል ከቅድሚያ ጥንቃቄ በእያንዳንዱ ሁኔታ ራሱን የቻለ ነው መጠቀም አስፈላጊ ነገር ነው። ቴክኒኮችን ማለት ነው ስለዚህ ያለ ቴክኒክ በጣም ከባድ ሊሆን ይችላል በየአንዳንዱ እንትን አፕግሬድ ራሱ ማድረግ። ስልጠና ካለ ስልጠናዎቹን መስል መወሰድ ይሄ ደግሞ ለየት የሚል ስኪል ያለው ሰው ካለ ወደ ራሱ አስጠግተው ስኪሎችን መማር አስፈላጊ ነገር ነው። መልኩ ሁሉም በተመሳሳይ ጊዜ ማለት ሁሉም እያሸነፈ መኖር ሊከብድ ይችላል ምክንያቱም ራሱን አፕግሬድ ማያደርግ ከሆነ ማይሰለጥም ማያነብ እንትን ማያደርግ ፕራክቲስ ማድረግ ከሆነ ከባድ ሊሆን ስለሚችል ዘወትር ያ ሀሳብ ያን አንድን ነገር ከያዘ ሌላ አዲስ ነገሮችን መማር መሰልጠን በጣም አስፈላጊ ነገር ነው ማለት ነው። ስለዚህ በአንድ ነገር ውስጥ ውጥ ተብሎ የአለም የሚያስገድ መንገድ አይደለም። መንገዱ በጣም ሰፊ ነው የተለያየ አቅጣጫዎቹ ሊኖሩ ስለሚችሉ መንገዶችን ማጠን እና በተለያየ አቅጣጫ የማሸነፍ ስልቱን ማሳደግ አስፈላጊ ነገር ነው። ስለዚህ ስልጠናዎችን ራሱን ብቁ የማድረግ ስራዎችን በእያንዳንዱ ጊዜያት በእያንዳንዱ ደቂቃ መደረግ እና መሰራት አለበት።

ደሞዝ በየትኛው ጊዜ ነው የምታገኘው ደሞዝ በኢትዮጵያ አቆጣጠር ነው? የማገኘው በኢትዮጵያ አቆጣጠር። ሰላሳ ሲባል ደሞዝ መከፈል አለበት። ግን አሁን አሁን የመጣው እውነታ ምንድነው? ደሞዝ ስላሳ ቀርቶ ቀን አስራ አምስት ላይም ላይወጣ ይችላል። ስለዚህ በቴክሰት መጠባበቅ በጣም አስፈላጊ ነገር ነው። ደሞዝ ሁሌ ዘውትር የምወጣበት እውነታ ወይም ሲቹዌሽን የለም ማለት ነው። ይሄ በጣም ከባድ የሚያደርገው ነገር ቢኖር አሁን አሁን የመጣው ይሄ እሳቤ በጣም ውስብስብ ያደርጋል። አሁን ደሞዝ ሳይበሉ እንግዲህ እስከ አስራ አምስት ቀን ወር አልቆ እስከ አስራ አምስት ቀን መቆየት ማለት እንግዲህ ያሳይህ በጣም ከባድ ነገር ነው። ስለዚህ ይሄንን ነገር መታገል መቻል አለበን ማለት ነው። የ ሰው ልጆች ሁሉ ማለት አሁን ደግሞ ደሞዝተኛ መንግስት ሰራተኛ የሆነ ሰው እንዲህ አይነት ችግሮችን መፋለም። ነገሮችን አቅጣጫ የማስያዝ የመጠየቅ መፍትህ አለው ማለት ነው። ስለዚህ ያን መፍትሄ ተጠቅሞ የአንዳንዷን ነገር መደረግ ያለበትን መሰራት ያለበትን ነገር በጊዜው ተሰርቶ ደሞዙን ደግሞ በግዜ የምከፈሉ እውነታዎችን ማመቻቸት በጣም አስፈላጊ ነገር ነው ማለት ነው። እና አብዛኛውን ጊዜ ሳይከፍሉ የሆነ እንትን ሳያደርጉ በውሸት ብቻ ስሆን እያምታቱ የሚኖሩበት እውነታዎችም አሉ። ያ ከባድ ሊሆን ይችላል ማለት ነው። ስለዚህ ደሞዝ በጊዜ ሰው የሰራበትን ወር ሙሉ የሰራበት ስለሆነ የሰራበትን በወሩ መግባት አለበት ማለት ነው። ስለዚህ አሁን እንደ ሰው አሁን በሂቁ መሰረት ከሆነ አንድ ሰው አንድ ወር ደርሶ አምስት ቀን ካለፈ ማለት ስራውን የማቆም እንትን አለበት ማለት ነው ግዴታ አለበት። ማቆም ይችላል ይላል። አንድ ሰው አንድ ወር ደርሶ ከወሩ አምስት ቀን እስከ አምስት ቀን የሚያልፍ ከሆነ ስራን የማቆም መፍት አለው ይላል። ስለዚህ ይሄን መብት መጠቀም ደግሞ በህገ መንግስታዊ ስለሆነ መጠቀም አስፈላጊ ነገር ነው ማለት ነው። አሁን አብዛኛው አብዛኛው ኢትዮጵያ ውስጥ እየተከሰተ ያለው ነገር ደሞዝ ግማሽን ፐርሰንት አስር ፐርሰንት ለቆ ሃያ ፐርሰንት አስቀርቷል እንዲህ አይነት ነገሮችን የማድረግ ስራ ነው እየተሰራ ያለው እና ያ አግባብ እና ልክ አይደለም። ስለዚህ ደሞዝ መግባት ያለበት የሰራኢበትስለሆነ የለፋበት ስለሆነ በየወሩ መጨረሻ አንተ የለፋውን ነገር በእጅህ መግባት አስፈላጊ ነገር ነው። እና ይሄን ደግሞ ሰዎች አሁን አንዳንዴ ግለሰቦችም የሆኑ ሰዎች ለራሳቸው ፍላጎት የሚያውሉ እንትኖች አሉ። እንዲህ አይነት ደሞዝ አሁን የሚወጣውን ደሞዝ ማለት ይሄ ፋይናንስ አካባቢ ያሉ ሰዎቹ ገንዘቡን ወጪ ያደርጉና ይነግዳሉ ማለት ነው። አንድ ዙር የሆነ የሆነ ነገር የሚያገላብጡ ከሆነ የዛን ገንዘብ ሩቡን ሊያገኙ ይችላሉ ማለት ነው። ስለዚህ በአንደኛው ወር እንዳ ካደረጉ በሁለተኛው ወር ደግሞ እንዲህ አይነት ነገር የሚያደርግ ከሆነ በሁለት ሁለተኛ ጊዜ ግማሽ ሊደርስ ይችላል ማለት ነው። ስለዚህ እንደዛ እያደረጉ እያገላበጡ የሚሰሩ ሰዎችም አሉ። ስለዚህ በዛ ላይ ደግሞ ሌቦች ሌባ ሲባል የመንግስትን ገንዘብ በጀት በህጋዊ መልክ አወዳድቀው የሚበሉ ሌቦች ማለት ነው። ሴንሴሌቱ እንኳን ህገወጥ አሰራሩ ህገወጥ ቢሆንም ግን ህጋዊ አስመስለው ህጋዊ አድርገው ሁሉንም ነገር በህጋዊ መንገድ የሚበሉ ሌቦች አሁን የበዙባት ሀገር ሆናለች። እና እንዲህ አይነት ነገር አሰራሮችን የሚቀርፍ ቴክኖሎጂዎችን አሁን መምጣት ላይ ናቸው። እና መተው እስኪጨርሱ ድረስ እንግዲህ አንዳንዴ የሚሆነው ነገሮችን እንግዲህ በቲግስት ማለፍ በጣም አስፈላጊ ነገር ነው። ያለት ትዕግስት የሚሆን ነገር የለም። ለዛ እንደ ኢትዮጵያ ወይም እንደ አፍሪካ እንዲህ አይነት ትላልቅ ችግሮች አሉ። አሁን ሰራተኛ ሰርተው የራሱን የሰራበትን መከፈል የማይችልበት ሀገር እየሆነ ያለበት እንትን ይሄ እንደ አፍሪካ በጣም ነው። ማለት በጣም ከባድ ነገር ነው። አፍሪካ ውስጥ ያሉ የሚፈጠሩ ክስተቶቹን የሚታሰበው አሁን በሌላ ሀገራት ላይ የሚታስብ ነገር አይደለም

በተፌጥሮ ውስጥ መራመድ ትወዳለህ? ይሄ ሀሳብ ባዶ እግር እገርመናል አሁን ለምሳሌ ያለ ጫማ መራመድ መቻል ነው እንደማለት ነው። አሁን ተፈጥሮ ውስጥ መራመድ ትወዳለ የተባለው ያ ለጫማ አሁን ለምሳሌ ጫማው የሚባለው ነገር እግር የሆነ ነገሮች እንዳይጎዱት እግር ተብሎ የተዘጋጁ እንትኖች ናቸው ማለት ነው። አሁን ለሁለቱም እግር እግርን ጉዳት እንዳይደርስ ተዘጋጀ ነገር ነው። ስለዚህ ያለ ጫማ መራመድም የምችል አለ አሁን ለምሳሌ ልጅ እያለው እንግዲህ ያለ ጫማ ነው። አብዛኛውን ጊዜ እንትን ያደረኩት ያሳለፍኩት እና ጫማ እንግዳ ሁን አሁን ማለት በጣም እንትን ያሉ ጫማዎች ናቸው። ድሮ በሚስማርም ተወግተን አይተናል ማለት ልጅ እያለን በተለያዩ ነገሮች እንወጋለን ማለት ተወግተን ከዛ በኋላ ምንም እንትን አሁን ከተወጋን በኋላ እንትን ጨርቅና እሳት አስፈላጊ ነገር ነው። ጨርቁን አብዠዴ የሆኑ ጨርቆችን እናቃጥልና ከዛ በኋላ በኢሳት ለመድ ማለት ኢሳት ከተቃጣጠለ በኋላ በዛ ቦታ ላይ እንደ እንትን አሁን ልክ እንደ መበየድ ማለት ነው። አሁን በዛ በደሙ ላይ ያ እሳት ይቀመጣል ማለት ነው። ያ እንትን የነደደው እሳት እዛ ላይ ሲቀመጥ አንደኛ ቁስልን ያደርቃል ሁለተኛ ደግሞ ነገሮችን ቶሎ እንዲያገግም የሚያደርግ አሰራር ነው። አሁን ለምሳሌ ይሄ ሰውነት ላይ የሚፈጠሩ እንትኖች አላስፈላጊ የሆኑ ማለት ደም ምናምን እንዳይፈጠር በኢሳት ከተቃጠለ ይቆማል ያ ይደርቅና ኢሳቱን መንገዱን ይዘጋል ማለት ነው። ስለዚህ በእሳት እንትን ይደረጋል ማለት ነው። ስለዚህ ከዛ በኋላ ሰው በዛ ቦታ ላይ አንዳንድ ነገሮችን ቅቤ የተለያዪ ነገሮችን እንትን እንዳይል ደርቆ ቁስሉ እንዳያም። ምን መደረግ አለበት? ግን ቅቤ ነገር ቅባትም ይሁን እንግዲህ ድሮ ቅባት የለም በርግጥ ቅቤ ነው። ሰው የሚያስቀምጠው እና ለጋ ቅቤ ማለት ነው ቅቤ ደግሞ ወሳኝ ነገር ነው። አሁን ለቁስል ቁስል ቶሎ እንዲድን የሚያደርገው ቅቤ ነው ማለት ነው። ቅቤ በዛ ቦታ ላይ ይቀባል ከዛ በኋላ በተወሰነ ቀናት ወይም ሰው ላይተኛም ይችላል እና እንደዛ ሆኖ ስራ እየሰራም እንትን እይለም ሊያሳልፍ ይችላል። እና አሁን አሁን ቢሆን እንግዲህ የሰው ልሞትም ይችላል። አሁን ድሮ ሰው ከተወጋ አሁን ለምሳሌ አይደለም እንኳን ሆዷ አካባቢ ከተወጋ ምንም አኪም ቤት መሄድ አያስፈልግምና እንትን ወስፌ ተወስዶ ቦታው ከተሰፋ በኋላ እንትኖ አሁን የወጡ እንትኖቹ በአግባቡ ተገብቶ በወስፔ ይሰፋል ከተሰፋ በኋላ በእሳት ይቃጠላል ከተቃጠለ በኋላ እዛ ላይ ቅቤ ምናምን እናስቀምጥና ይተኛል ማለት ነው። ስለዚህ ሲተኛ ደግሞ እንግዲህ እንትኖቹን ቦታው እየተመለሰ ይሄው እንትን ያለ እያገገመ እየዳነው አንድ ሰው አንድ አምስት አምስት ሳምንት ሚተኛ ከሆነ ያ ቦታ እያገገመ ይሄዳል። ግን ስራ ላያሰራ ስለሚችል እንትኖቹን አስፈላጊ የሆኑ ምግቦቹ ምናምን መመገብ አስፈላጊ ነገር ነው እንትኑን እንዲያገግም ማለት ነው። ራሱ ከበሽታው ቶሎ ለማገገም ምግቦችን መጠቀም በጣም አስፈላጊ ነገር ነው። ምግብ አሁን ወሳኝ ነገር ነው ማለት ነው። አሁን ለተወጋ ሰው ወይም ቁስል ላለበት ሰው ምግብን አስቀድሞ ማስመ መመገብ ምናምን ሰው ልጅ አስፈላጊ ነገር ስለሆነ ምግብ የሚጠጡ ነገሮችን ቅቤ ያለበት ምናምን ለሰዎች አስፈላጊ ነገር ስለሆነ ምግቦችን ምናምን መስጠት በጊዜ እንዳራቡ ደግሞ ማድረግ ያ እንዲህ አይነት እንትኖቹን በሽታውንም መከላከል ይችላል። ደግሞ ያለው ካለው በሽታ ቶሎ አገግሞ ወደ ስራ እንዲመለስም ያ ኤዲ ይረዳል ማለት ነው

ማብሰል ትችላለህ ለሚለው እንትን እኔ ማብሰል እችላለሁ። አሁን ለምሳሌ ማብሰል የሚችላቸው የምግብ አይነቶች ሽሮ ጥብስ ጥብስ እንቁላል ጥብስ ቅቅል ዶሮ ዶሮወጥ። በእርግጥ ብዙም አልችልም። ግን ሌሎች የስጋ ውጤቶችን ልሰራ እችላለሁ ከሽሮ ጋር የሚሰሩ ሊሆን ይችላል ጎመን አሁን አታክልት የሆኑ ነገሮችን ልጠብስ ምናምን እችላለሁ። እና ያ መቻል ብዙም ጊዜ እንትን ማድረግ አይደለም። አሁን ለምሳሌ አንድ ሰው አንድን መግብ መስራት ይችላል ማለት ሙሉ በሙሉ ያውቃል ማለት ሳይሆን በየቀኑ ራሱን ፕግሬድ ማድረግ ይችላል የሚል አለበት ማለት ነው። አሁን ለምሳሌ በእንትን ውስጥ የሚሰራ ሰው በ በ ሆቴል ውስጥ የሚሰራ ሰው እያንዳንዱን ፕሮሲጀር ማንበብ አስፈላጊ ነገር ነው። ግን አሁን ቤት ውስጥ የሚሰራ ሰው ብሆን የተለያዩ ቪዲዮዎችን የዩቲዩብ ቪዲዮዎችን የምግብ አሰራር ስርዓቶችን ማየት መከታተል አስፈላጊ ነገር ነው። በቤት ውስጥ ጤናማ የሆነ የአመጋገብ ስርዓትን ለመፍጠር ማለት ነው። እና ሚስቶች እንግዲህ እንደህ አይነት ነገሮችን መከታተል ማየት አስፈላጊ ነገር ነው። አሁን እኔ ስራ ቢዝ ያደረገኝ ድንገት ያው እንዲህ አይነት ምግቦችን ከሰራው እንጂ ቁጭ ብዬ ለምግብ አሁን ከሰአት ለመስራት ከማሳለፍ ውጪ ላይ ሆቴል ገብቼ በልቼ መውጣት ለእኔ ይቀላል ማለት ነው። ምክንያቱም ለማብሰል ምወስደው ጊዜ ሲደመር እረፍት ሰዓትም ላጣ እችላለሁ ማለት ነው። አሁን ቤት ውስጥ የሚሰራ ከሆነ ወጪን ይቀንሳል እንጂ እረፍት ሰዓትን ሊተካ አይችልም። አሁን እዛ ላይ እያረፍክ እያወራህ ምን እያልክ ምግቡ ከደረሰ ገንዘብህን ከፍለህ መብላት እንጂ ከበላህ በኋላ ገንዘብን መክፈል እንጂ እንትን ማለት የለም። አሁን የግድ ቁጭ ብለህ ሚሰሩ ስራዎችን በዛን ሰዓት መስራት ትችላለህ ማለት ነው። ምግቡ እስኪደርስ ድረስ ግን ቤት ውስጥ የሚሰራስ ከሆነ ያ ሰዓት እንግዲህ አንተ የምታወራ ወይ የምታደርገውን ሰዓት ምን ይሄንን በምን ላይ ታሳልፋለህ በምግብ ዝግጅት ላይ ታሳልፋለህ ማለት ነው። ምግብ ዝግጅት ላይ የምታሳልፋቸው የአንዳንዱ እያንዳንዱ ጊዜያቶች ደግሞ ቢደመሩ እንግዲህ ለእንትን ውጤታማነት በጣም አስቸጋሪ ሊሆኑ ይችላሉ ማለት ነው። ስለዚህ ሰው ማድረግ የምችለው እያንዳንዱን ነገር የምችለውን ነገር ነው ስለዚህ የማይችለውንም ነገር ለመስራት ምግብ አዘገጃጀት ዙሪያ ላይ ያለውን ክህሎት ማሳደግ በጣም አስፈላጊ ነገር ነው። ክህሎት ያለ ሰው እና በመግብ አዘጋጃጀት ዙሪያ ክህሎት ያለ ሰውና የሌለ ሰው በጣም ይለያል። ክህሎት ያለ ሰው ምግቡን ቶሎ ይሰራል ክህሎት የሌለ ሰው የተለያዩ ማኑዋሎችን እያገላበጠ ጊዜን ይወስዳል። ስለዚህ ምግቡ ብዙም እንትን ላይል ይችላል። ልምድ ያለ ሰው አሁን ምን ማለት ከዚህ በፊት ያጠፋቸው ወይም የተሳሳቷ የተሳሳቱትን ስህተቶችን ደግሞ አይሰራም። ለዛ ውጤታማ የሆነ ምግብ አሰራር እንትን ያደርጋል ማለት ነው። እንግዲህ ሁሉም ሰው ስህተት ይሰራል ስህተት ሲሰራ ስህተትን የሚያርም አካል መኖር አለበት ማለት ነው። ስለዚህ ምግብ አዘጋጃጀትም ላይ ስህተቶቹ ሊሰሩ ይችላሉ ስለዚህ ስህተቶችን የሚያርም አካላት የሼፎቹ ማለት ነው መኖር አለባቸው። አሁን አንዳንዴ እንትን ላይ በኢቢኤስ እና በተለያዩ ቲቢ ላይ የምቀርበው የምግብ አዘገጃጀት ፕሮግራም ላይ የተለያዩ እንግዶች ቀርበው ወይም ሼፍ ከዚህ በፊት የሚሰሩ ሆቴል ላይ ምናምን የሚሰሩ ሰዎች ቀርበው ምግባቸውን ሰርቶ ያስቀምሳሉ ማለት ነው። ሲያስቀምስ የማቃጠል ስሜት የሆነ ነገር በውስጡ የሆነ ነገር ያለበት ከሆነ የመለየት እንትኑን እነዛ እንትኖቹ ቶሎ ያውቃሉ ማለት ነው። ልምድ ያላቸው ሰዎች ቶሎ አውቆ ያን ልየት አድርገው የሰው ልጅ ከመጉዳት ይታደጋሉ ማለት ነው። ስለዚህ መጀመሪያ የሚያስፈልገው ምንድነው? ኤክስፐርት የሚባለው ይሄን ልምድ በጣም ወሳኝ ነገር ነው። ልምድ ከሌለ ሰው በስራው ላይ ውጤታማ መሆን በጣም ሊከብድ ይችላል። ስለዚህ ልምድ የሚቀድም ነገር ስለሆነ ልምድ በልምድ ስራዎቹ መሰራት አለባቸው

መዘመር ትወዳለህ? መዘመር በርግጥ ብወድም ግን አሁን ነው ያየህ ለመዘመር ተሲጦ የሚባለው ነገር የመዘመር ተሲጦ የሚባለው ነገር የለኝም። አሁን መዝሙር የሚዘምር ሰው ተሲጦ ሊኖረው ይገባል ዝም ብሎ ከመሬት ተነስቶ የሚዘምር ከሆነ አሁን የሚወጣው ዜማው ቅላጼው ምኑ ምኑ ላያምር ስለሚችል መደረግ ያለበት ምንድነው? እንትኑ የመዝሙሩ እንትን በጣም ማለት እንትን መሆን አለበት ማለት ነው። አስፈላጊ ድምጾቹ መውጣት አለባቸው ሰው ዝም ብሎ በዘፈቀደ እኔ ዝማሬ ነኝ ብሎ እንዲህ የሚል ከሆነ በጣም አስቸጋሪ ነው የሚያደርገው ማለት ነው። ስለዚህ በሚያችል ማለት በአንዳንዷ ነገር ውስጥ አሁን ሙዚቀኛ ከመዝሙሩ ጋር የሚሄድ ሙዚቃንቴኖችን መጫወት የሚችል ከሆነ አሁን መዝሙሩም እንዴ አሁን በርግጥ እንደ ድሮ አይደለም። አሁን የመዝሙሮችን ኢድት ማድረግ ምንም ማለት መዝሙር የማያውቀውም ማይችል እንትንም ብሆን ካሴት ማውጣት ማለት መዝሙር ማውጣት ግጥሙን የማይችል ከሆነ ማድረግ ይችላል ግን ይሄ ልክ አይደለም። ልክ ስላይደለ ሰው ማድረግ ያለበት ምንድነው? የእያንዳንዱን ግጥሞችን ምናምን ቅዱስ ዮሐንስ ከመጽሐፍ ቅዱስ የሚጋጠም ከሆነ ግጥሙ ምን እንደሆነ ከመጽሐፍ ቅዱስ ከየት ከየት ቦታ እንደተወሰደ ምን አይነት መልእክት እንደሚያስተላልፍ ሁሉም ነገር አፕሮቭ መደረግ አለባቸው። ወይ ማለት ተቀባይነት አግኝቶ ወደ እንትን መምጣት አለበት። ድሮ ድሮ እንደዚህ ነበር አሁን ግን መንገደኛ የትኛውም ሄዶ ስቲዲዮ ስላለ በስቲዲዮ አውጥቶ ይለቃል ማለት ነው። የትም ይሁኑ ከየትም ይሁን አይታወቅም። የት ቤተክርስቲያን ነው የሚያገለግለው አይታወቅም። እና እንዲህ አይነት ሰዎችም ሲል አሉ አስፈላጊው ነገር ምንድነው? እያንዳንዱን ነገር መዘመር የምችል ተስጦ ያለው ማለት መጀመሪያ እንግዲህ ለዛ የተፈጠረ ሰው ማለት ነው። ያለው ሰው ዘምር ሞር ደስ ይላል ማለት አሁን በአንድ ሰው ስዘምር ልብን የምነካ በቃ የሆነ የሚረሰርስ አይነት ድምጽ ያለ ሰው ማለት ነው። እና ልክ እንደዚህ አይነት ድምፆችን እንትን የሚያደርጉ ሰዎች በጣም ማለት ለመዝሙር የተፈጠሩ አይነት ሰዎች ማለት ነው። እንዲዘምሩ እንግዲህ ተደርጎ የተፈጠሩ ጎረሮዎች አሉ እና ግን ዝም ብሎ አሁን እኔ አሁን ይዘምራለሁኝ ብዬ እንትን ብል የምወጣው ከእኔ የምወጣው ድምጽ በቃ ቦምብ ቦምብ ሚመስል ማለት ነው። አዙሮ ልትሄድ ይችላል ለዛ ለራሴ መሆን መዝሙሮችን ምናምን ዝም ብዬ እንግዲህ ይሄ ዜማ መስመሮችን ልዘምር እችላለሁ። እንጂ አሁንም መስመር ገጥሜ እንትን መዘምር አልችልም። ይሄ በጣም ለኔ ከባድ ነገር ነው። እና መዝሙር መዘመር የምችለው እንግዲህ እስከ ሰው ጋር አብሬ መዘመር ድንገት የምችል ከሆነ ይሄን ቆሮሮዬ ማይደርቅ አይነት እንትኖችን ውሃ ምናምን የዋጥኩኝ ማለት እንትን ያልኩኝ እየተጠቀምኩኝ መዘመር እችላለሁ ማለት ነው እሱ ነው ማለት ነው። እና ግሮሮየ ቶሎ ቶሎ ይደርቃል ለዛ መዘመር አልችልም። አሁን ጎሮሮ የማይደርቁ ሰዎች ናቸው አሁን መዝሙር መዘመርም እንትን ማድረግም የሚችሉት። እኔ አሁን ሲሰማ ሲጀመር ድምጽ አሁን በመሃል የምወጣው ድምጽ ይሄ መሆን ነገር አይደለም አሁን የሆነ ድምጽ አለ በመሃል እኔ እንደሚሰማኝ ማለት ነው። እና ያ ድምጽ ልክ አይደለም አሁን ለመዝሙር የመሆን ድምጽ አይነት አይደለም እንደዛ። በመለማመድ በርግጥ ሊሆን ይችላል ግን ከባድ ነው። አሁን መለማመድ በየጫካው መጮህ ምናምን ማድረግ ድምፆቹ እንትኖቹ ተስተካክሎ እንደወጡ የማድረግ ስራ በርግጥ ማኑዋሊ ማለት ሰዎቹ ያሰለጥናል። ሊሆን ይችላል ግን ያ በጣም ከባድ ነገር ነው። አሁን ተሲጦ ላለ ሰው እንኳን ይሄን ማድረግ ቢቻል በጣም ጥሩ ነው። ግን ከመረት ሰው ተነስቶ እንዲህ አይነት ነገሮችን አደርጋለሁ የሚል እንዲህ የጎሮሮ ካንሰርም ሊይዝ ይችላል። እና በጣም ከባድ ሪስክ ያለው ስራ ማለት አይነት ነገር ነው

ጥላ ወይስ ፀሀይ ትመርጣለህ? እኔ ጥላ ነው የምመርጠው ፀሀይ በጣም ያቃጥላል። አሁን ለምሳሌ ፀሀይ በፀሀዩ ውስጥ ከምውል እና በጥላው ውስጥ ከምውል ምረጠኝ ብትል እኔ ጥላ ነው የምመርጠው። ጥላ በጣም ለሰውነት አስፈላጊ ነገር ነው። አሁን ሰው ልጅ ፀሀይ ላይ እንትን የሚል ከሆነ በጣም ሊያጠቁር ይችላል። ፀሀይ በጣም አሁን ለኔ ፀሀይ ላይ ከዋልኩኝ በጣም ነው የምጠቁረው። እና ለዛ አስፈላጊ ነገር ምንድነው? በእንትን በቀዝቀዝ ባለ መንገድ ቦታዎች ጥላ ባሉባቸው ቦታዎች መንቀሳቀስ አስፈላጊ ነገር ነው ማለት ነው። ስለዚህ ከቤት አለመውጣት በፀሀይ ሰዓት ላይ ፀሀይ እንትን ሲል ቀዝቀዝ ባለ ቦታ ላይ መቀመጥ ምናምን በጣም አስፈላጊ ነገር ነው። እና ያ ጥላ ላይ ወይም ቀዝቃዛ ቦታ ላይ የሚኖር ሰው ወይም የሚቆይ ሰው እድሜውም ይገፋል ማለት ነው። ግን ፀሀይ ላይ በጣም የሚሯሯጥ ምናምን ሰው ከሆነ ድካምም በለው ላብ ምናምን ስለሚወጣ በጣም ማለት በጣም ከባድ ነው። እና ፀሀይ ላይ የሚሰራ ሰው ፀሀይ ላይ እንትን የሚደረግ ሰው በጣም ማለት የሚያደርግ የሚለፋ ሰው በጣም ከባድ ነው። ሶ ገዝ ገዝ ባለበት ቦታ ላይ ዘጠ ለጤንነት በሚመች ሁኔታዎች ላይ እትን ማለት አስፈላጊ ነገር ነው። አሁን ሳውድ አረቢያ ላይ አሁን ለምሳሌ አየር ጥበብ በጣም ከባድ ነው ከባድ ሲሆን ግን እነሱ የሚያደርጉት ይሄ አይሲ ይጠቀማሉ ማለት ነው። አይሲ ማንኛውም ሰው ጋር ቤት አለ እና ያ በጣም ቀዝቃዛ የሆኑ እንትኖችን በኤሌክትሪክ አማካኝነት ያቀዘቅዝሃል ማለት ነው። ቀስቃሳ የሆኑ እንትኖችን ይፈጥራል ስለዚህ ሙቀትን የመከላከል አቅም አለው ማለት ነው። ሶ አሁን እኛ ሀገርም እንዲህ አይነት ሞቃታማ አካባቢዎች ላይ ቨንትሌተር ሳይሆን አይሲዎቹ መገጠም አለባቸው መሰራት አለባቸው መብራትም ደግሞ በሁሉም ቦታ አካባቢዎች መድረስ አለባቸው ማለት አለበት። እና ይሄ መስረተ ልማት በጣም ወሳኝ ነገር ነው። አሁን ለምሳሌ እኛ ሀገር አደገ የሚባለው ከተማ አካባቢዎች እንጂ ገጠራማ አካባቢ ምንም የተለወጠ ነገር ወይም ያደገ ነገር ምንም ነገር የለም። ሁሉም ድሮ እንደነበረ አሁንም ያው ተመሳሳይ ነው ማለት ነው። እና ፖለቲከኛ ያው ለማጨድ እና ለመብላት የሆነ መዘእዱት ዘዴ ካልሆነ በስተቀር ምንም ገጠራማ አካባቢዪ እኛ እኛ ያለንበት ማለት ያ የተወለደብኩበት ቦታ ምናምን ምንም ለውጥ ያሳየ ነገር የለም። እኔ እንኳን የመብራት እንኳን አልደረሰም ማለት ነው። ስለዚህ በጣም ከባድ ከባድ እና ከባድ ነገር ነው። አሁን አንድን ነገር መወሰን ያለበት መንግስት እንደዚህ አይነት ነገሮችን ለዜጎቹ ምቹና አስፈላጊውን ቦታዎችን ማመቻቸት ምናምን መቻል አለበት። አሁን ግብር በየአመቱ ህዝቦቹ ለመንግስት ይገበራሉ እና ሲገብሩ ደግሞ እንደዚህ አይነት ነገሮችን ታሳቢ አድርጎ ነው እንጂ ዝም ብሎ የምግበር እንትን መኖር አለበት። ግብር ሲገበር አስፈላጊ ሆኖ ለሰው ልጆች ለህዝቡ የሚያስፈልጉ ነገሮች መሟላት አለባቸው። ለዛ አስፈላጊውን ነገር ማሟላት ከመንግስት ነው የምትጠብቀው እና እኔ እኔ ይሄንን ሀሳብ ለማለት የፈለከውት ምንድነው? በረሃማ አካባቢ አሁን ነው ኢትዮጵያ ውስጥ ብዙ በረሃማ አካባቢዎች አሉ። እና እዛ በረሃማ አካባቢዎች ላይ እንዲህ አይነት ነገሮቹ አይሲዎቹ የሚደረግበት መብራት ቢኖር። የተለያዩ ነገሮችን የሚጠቀሙበት ያኗኗር የሰው ነውን ልጂ ያኗኗር ዘዴ የሚቀይሩ ነገሮች ብትፈጠሩ በጣም ነው። ሁሉም ነገር በርግጥ ገጠራማ አካባቢ ላይ የብራት ማዳረስ በጣም ከባድ ቢሆንም። አንዳንድ ነገሮችን የማመቻቸት ስራዎችን ነው መንገድ መስረተ ልማቶች ቢያመቻች ሰው ጀነሬተርም ገዝቶ መጠቀም ማለት ራሱ የሚችልበት ሁኔታ ሊፈጥር ይችላል ማለት ነው። ስለዚህ መንገዶቹ መጀመሪያ ከፈተና ጠረጋ መደረግ ከዛ በኋላ ነው ሁሉም ነገር የምሆነው ማለት ነው።

ሽቶ ትጠቀማለህ? ለምለው ሽቶ እኔ አብዛኛው ጊዜ አልጠቀምም እና ድሮ ድሮ በጣም ነው ነበረው የምጠቀመው እና ሽቶ አሁን እኔ አልጠቀምም ማልጠቀምበት ምክንያት ሽታ ያለበትን ነገር እኔ አሁን አይመቸኝም ማለት። እኔ ያፈነኛል ምናምን ስለዚህ ሽታ ያለበትን ነገር ስለማልወድ ሽቶንም አለ አልቀባም ማለት ነው። ሽቶ መቀባት ማለት የተቀባ ሰውም ብሆን በጣም ሚያፍን ምናምን ሽቶ ምናምን ሽቶ መሆን የለበትም ቅለል ያለ መዓዛ ያለው ምናምን ብሆን ችግር የለውም። ግን በጣም ሚሸት የሆነ ሚያፍን አይነት የሽቶ እንትኖችን መቀባት በጣም የሚያስጠላ አንደኛ ነው። ስለዚህ የተለያዩ መዓዛ ያሉ ማለት በጣም የሆነ የሰውን አፍንጫ ሰርስሮ ማለት የምወገወጉ ማለት ሽታ ያሉትን እንትን ባይል ነው ቆሻሻም ይሁን ቆሻሻ ሽታም ይሁን እንትን ሽታ በጣም ያፍነኛል ማለት ጥሩ አይደለም። እና ኤሄ የጀመረብኝ መቼ ነው? ዩንበሬሲቲ ግቢ ያለን አንዱ ልጅ የጫማው እንትን በጣም ማለት የምር ሽታ አለው እና ጫማው ብቻ ሳይሆን እግሩም ራሱ ዝም ብሎ ይሸታል እና በዛ ምክንያት እኔ እንግዲህ ለዛ ለዚህ በሽታ ተጠቂ ሆኛለሁኝ ማለት ነው። እና አንድ አመት ነው ምናምን ከነጋር እንደዚህ በሽታ እንትን አለ። ማታ አሁን ለምሳሌ ራሴን ሸፍኛ ከተኛው ሳላስብ ድንገት ራሴን ማለት ልብስ ምናምን ገልጨ እሆናለሁ ለዛ ሽታው ምናምን በለካች በጣም እንዲህ እያለ እያፈናኝ ምን እያለኝ እንዲህ አይነት ነገር አስከተለ ማለት ነው። ስለዚህ ነገሮችን እንትን ለማለት በጣም አስፈላጊ እና እንትኑ እንዴት ነው? ሰው አሁን ሽታ ያለበትን ነገር ባይጠቀም መልካም ነው። ሽታ ማለት መጥፎ ሽታም ይሁን ይሄ ሽቶ ነገሮች በጣም የሆነ አፍንጫን የምወዋት የሚል በጣም የሆነ እንትን የሚያረጉ ማለት ነው። አፍንጫ ውስጥ ገብቶ የሚያቃጥሉ ሽታዎችን እንትን ባይጠቀሙ ሽቶችን ባይጠቀሙ መልካም ነው። ብዬ ነው እንዴ በራሴ ሳይምል የሚለው ምክንያቱም ሌላ በአጠገብ እኔ ባልታመምም ሌላ በአጠገቤ የሚታመም ሰው ሊኖር ስለሚችል ጥንቃቄ በጣም ከፍተኛ የሆነ ጥንቃቄ ያስፈልግ የሚያስፈልግ እንትን ነው። ስለዚህ ሰው ስለፈለገውም ራሱ ስለተመቸው ሽቶ እንትን ብሎ ሽቶ ተቀብቶ መጥቶ ሌላውን መረበሽ የለበትም ማለት ነው። ስለዚህ ሽቶም ይሁን ማንም ሰብአዊነት ማለት የሰው ለሌላውን ጤንነት የማይጎዳ ነገር ከሆነ ችግር የለውም። ግን በጤንነት ላይ የሚመጡ ነገሮች ማናቸውን ነገር እንግዲህ አግባባዊነት የሌለው ማለት ነው። ስለዚህ ጤና ከሁሉም ነገር የሚቀድመው ጤና ስለሆነ ጤናን የሚጠብቅ ማለት ለማስጠበቅ የሚያስችይ የሚያስችል ቁመና ላይ አንድ ሰው መኖር አለበት። ስለዚህ ያን የሚረብሽ ያን ቁመና የሚረብሽ አይነት ሽታ ምናምን ከሆነ እንግዲህ አንድ ሰው እንግዲህ እየጎዳን አይደለም እየጎዳኝ አሁን በራሴ ከሆነ ሽቶ በጣም የሚል ሽቶ ተቀብቼ ድንገት ታማሚ አስሚ ታማሚ ካለ የሱ አጠገብ የምሆን ከሆነ ሰውየው ድንገት ሊጎዳብኝ ይችላል። ለዛ ሽቶዎችንና እንትኖችን ዝም ብሎ መጠቀም ሳይሆን እያንዳንዷን ነገር ነገሮችን እንትን ለማለት በጣም አስፈላጊ እና እንትኑ ጥሩ ነገር ነው። ስለዚህ ሽቶ አለማብዛት ነገሮችን ቅልል ያለ ሽታዎችን መጠቀም ምናምን በጣም አስፈላጊ ነገር ነው ማለት ነው። ስለዚህ ሽታዎችን አለማብዛት በጣም ጥሩ ማለት ይጠቅማል። ስለዚህ ሽቶ ማብዛት ለሚያመው ሰው ከፍተኛ የሆነ የእረፍት የሚያሳጣ አይነት እንትን ነው። ስለዚህ ሽቶን ለመጠቀም በጣም መጥፎ ስለሆነ ሽቶን ባንጠቀም ወይም ባልጠቀም እኔ በራሴ እመክራለሁ ማለት ነው። ምክንያቱም ለሌላው ጤና ሲባል እኔ ባልጠቀም ያው ራሴን እንትን እላለሁኝ ማለት ነው። ራስን መቆጣጠር መቻል አለብኝ ማለት ነው

ልብሶቹ በስርዓት የተቀመጡ ናቸው? አዎ ልብሶቼን እነ ሳስቀምጥ በስነ ስርዓት ነው። ማስቀምጠው እና በቁም ሳጥን ውስጥ እያንዳንዷን ነገር አሁን ለምሳሌ ኦርደር አስይዤ ነው ማስቀምጠው ሸሚዝ በሸሚዝ ሱሪ በሱሪ ትሸርት በትሸርት መንገድ እንኳን ጫማም ብሚኖር ጫማዎቹን ነጠላ ጫማዎቹን በነጠላ እንትን ሽፍኝ ጫማዎችን ያው እንደዛ አድርጌ ሁሉንም ለይቼ ነው ማስቀምጠው። እና ፋንት ሁላ ሳይቀር ማለት ነው። ስለዚህ የእያንዳንዷን ቴክኒክ በቁም ሳጥን ውስጥ ማስቀምጠው እነ ስለ ሆንኩኝ እያንዳንዷን ነገር እኔ ለመውሰድ ማለት ይቀለልኛል። ወይ ስለዚህ ልብሶችን አጣጥፌ ምናምን የማስቀምጠው እኔ በራሴ ቁም ሳጥን ስለሆነ ችግር አይፈጠርም። አሁን ሸንጣውስ ጠቅልሎ እንትን ሚያደርገውን አሁን ለምሳሌ ጉዞ በተለይ አሁን እኔ ሚያስቸግረኝ ነገር ብኖር ምንድነው? ጉዞ በሚኖርበት ሰዓት ላይ ከዛም ከዚህም ልብሶች ምናምን ወስጄ አንድ ላይ ሻንጣ ላይ ምናምን አድርጌ ከዛ በኋላ ይዠ እንሄዳለ ስንመነስ ደግሞ ልክ እንትን ለማድረግ ያው ለማደራጀት እንትን ይላል ማለት ነው። ስለዚህ እያንዳንዷን ነገር ቀስ ቀስ አድርጌ ሸምዝ ሴንት ወሰድከኝ ስለ ሴንት ወሰድኩኝ አንዳንዷን ነገር ጽፌ መያዝ አለብኝ ማለት ነው። አሁን ተረስቶም እንዳይቀር እንትን እእንዳይል የእያንዳንዷን ነገር። ልብሶችንም መቀየሪያ እንትን ላይ ውስጥ ማስገባት አሁን አዲስ ምለብሰው ከሆነ የለበስኩትን እንትን አውጥቼ ሻንጣ ውስጥ እንትን ማድረግ አለብኝ ማለት ነው። እያንዳንዱን ሚቀይራቸውን ነገሮች መሬት ላይ ወይም እንትን ላይ ማስቀመጥ በጣም ከባድ ነው ማለት ነው። ስለዚህ የቆሸሸም ብሆን የሆነ የራሱ የሆነ ማጠራቀሚያ መኖር አለበት ማለት ነው። በማጠራቀሚያ ውስጥ አስቀምጦ በስነ ስርዓት ማለት ነው። እና ስታጠብም በስነ ስርዓት ታጥቦ ከዛ ከደረቀ በኋላ በየቦታው ማለት ነው። በቁም ሳጥን ውስጥ በየቦታ ማስገባት ከዛ ሽቶ ምናምን እዛ ላይ እንትን እንዳይል ወና ወና እንዳይል። ሽቶችን መንፋት ምናምን ከዛ በኋላ እዛ ማስቀመጥ ያው በምመቸኝ ስዓት ላይ ያው እኔ እንትን በሚለኝ ስዓት ላይ ልብሶቼን መርጬ ማለት መራርጨ ከዛ እለብሳለሁ ማለት ነው። ስለዚህ ልብሶችን በስርዓት ማስቀመጥ እንግዲህ የኔ ድርሻ ነው ማለት ነው። አሁን ሌላ ሰው አብዛኛውን ጊዜ እንትን ላይል ስለሚችል እኔ ልብስ ምናምን በእንትን ደረጃ አድርጌ ነው ማስቀምጠው በራሴ ማለት ነው። አስቀምጬ ከዛ በኋላ እንትኖችን አሁን ልብሶቹ እንዳይቆሽሹ ይሄ ደግሞ ሌላ አዋራ ምናምን እንዳይገባ ከፍተኛ ጥንቃቄ ያስፈልጋል ለዛ ማለት ነው። አንዴ እንትን ሆኗል ብሎ መጣል በጣም ከባድ ስለሆነ ማለት። እና ለዛ ጥንቃቄ የሚያስፈልጉ እንትኖችን ልብሶችንም ለየት አርገ አሆን ነጭ ነጫጭ ልብሶች አቧራ መንካት የለባቸውም። ስለዚህ አቧራ መንካት ሲለ የለባቸውም። እኔ እነሱን ደግሞ እያንዳንዱን ለየት አድርጌ ነው እንትን ማድረግ አሁን አቧራ የተለያዩ እንትኖችን እንትን ሚያደርግ ከሆነ ይበላሻል። ለዛ ለየት ባለ መልኩ ቁም ሳጥን ውስጥ ይቀመጣሉ ማለት ነው። ስለዚህ ነጭ ልብስ ነጭ ሱሪ ነጭ ጫማ እነዛ ቶሎ ቶሎ አሁን እንዳይመነችህ ቶሎ ቶሎ የሚታጠቡ ከሆነ መታጠብ ላውንደሪ ሚገቡ ከሆነ አስገብቶ ማውጣት ማለት ነው። ስለዚህ እንትኖቹን ነጫጭ ልብሶቹ በጣም ለአደጋ ቅርብ ስለሆኑ እነዛን ቶሎ ብሎ አጣጥፎ ማለት እንትን አርጎ አጥቦ አጣጥፎ ማስቀመጥ በጣም ነው አሁን ውጪ ላይ ሚቆይ ከሆነ ድንገት ወፍ ምናምን በዛ ላይ ልጸዳዳ ይችላል። የተለያዩ ነገሮቹ ይሄ ህፃናት ደግሞ ኳስ ምናምን ስጠልዙ ምናምን ያበላሹ ስለሚችሉ በጊዜ ነጭ ልብሶችን ማስገባት እንደውም ሳይደርቅ ራሱ ቤት ውስጥ እንትን መደረግ ስላለበት። ቤት ውስጥ አሁን አሁን ጠብ ጠብ የሚለው ውሃ ከደረገ በኋላ ወደ ቤት ውስጥ አስገብቶ ቤት ውስጥ ቢደርቅም ራሱ መልካም ነው። ነጭ ልብሳዎች ማለት ነው። በተለይ ከጣታጠበ በኋላ ነጭ ልብስ ቶሎ የሆነ በቃ ሰበብ ይፈልጋል የሆነ ነገሮቹ በአጠገቡ ሰው ስያልፍም የሆነ ሊነካ ይችላል ሚሆኑ ነገሮች ሁሉ በቃ ሚያጠራጥር ስለሆኑ። ነጭ ልብሶችን ለየት ባለ መንገድ ማስቀመጥ አስፈላጊ ነገር

በስራ ላይ ችግሮችን ትፈታለህ? አዎ ቀድሜ እንደውም ችግሮቹን እንዳይፈጠሩ እኔ መፍትሄ አቅጣጫዎችን ማስቀመጥ አሁን ለምሳሌ ችግር የምፈጠሩ እንትኖቹ ሂደቶች ውስጥ ስለምታወቁ ግልጽ ስለሆኑ መላምቶቹን መጀመሪያ ቀድሞ ማስቀመጥ በጣም አስፈላጊ ነገር ነው። እኔም እንደዛ ነው አሁን ችግሮቹን ከመፈጠሩ በፊት ምን ምን አይነት ችግሮችን እንዲህ አይነት ስራ ላይ ምን አይነት ሊፈጠር ይችላል የሚለውን ኢማጅን አድርጌ ከዛ መሆን ያለበትን አቅጣጫ መጀመሪያ አሰላስላለሁኝ ማለት ነው። ስለዚህ ያ ከተከሰተ በኋላ ደግሞ መደናገጥና የሆነ አንዳንድ መረበሽ ስሜት እንዳይፈጠር ያደርጋል ማለት ነው። ቀድሞ አዌር መሆን ስለዚህ ችግሮቹ ይፈጠራሉ። አዎ ይፈጠራሉ። ስለዚህ እንዳይፈጠሩ ደግሞ ከፍተኛ የሆነ ጥንቃቄዎቹ አስፈላጊ ነገሮች ናቸው። ስለዚህ ጥንቃቄዎችን መውሰድና ጥንቃቄ ማድረግ ለስራው ለስራው ውጤታማነት በጣም አስፈላጊ ነገር ነው። ስለዚህ አንድ ሰው ውጤታማ ስራ ለመስራት ምን ማድረግ አለበት? እንትኖችን አስፈላጊ የሆኑ እንትኖቹን ግብአቶች ወይም እንትኖች አሁን ለምሳሌ የመፍትሄ አቅጣጫዎችን ማስቀመጥ በጣም አስፈላጊ ነገር ነው። ስለዚህ መፍትሄ አቅጣጫዎቹ የምቀመጡት ችግሮችን ቀድሜ ማወቅ ማወቅ መቻል አለብ ማለት ነው። ስለዚህ ችግር ልገጥም የሚፈጠር ከሆነ ከአንተ የማታስበው መንገድ ምፈጠር ከሆነ ምን አይነት መልኩ መፈታት አለበት የሚለውን ነገር ማሰብ እንጂ መጨናነቅ አያስፈልግም ማለት ነው። አሁን ችግር ሊፈጠር ይችላል አይፈጠርም ማለት ነው። አይደለም ስለዚህ የትም ልፈጠር ስለሚችል የምፈጠረውን እንትን ሜንሲዮ ምንድነው? ምን አይነት መፍትሄ አቅጣጫ አለ ምን ብደረግ ነው ይሄ ችግር መፈታት ነው የሚችለው የምለውን ነገር። አይደለም ከባለድርሻ አካላት ካሉም እንኳን ከባለድርሻ አካላት ጋር መናበብ መነጋገር ካስፈለገ መነጋገር ይሄን ቢቻል መወሰን የሚችልበት ሲቹዌሽን ወይም ሁኔታ ካለ ቢቻል ውሳኔዎችን ማስተላለፍ አስፈላጊ ነገር ነው። ማለት ነው ስለዚህ ችግር የትም ቢሆን በትንሽም የሚሆን በትልቅ ሲል አለ ችግሮቹ ይፈጠራሉ ስለዚህ ችግሮቹን ቀድሞ መገመት አስፈላጊ ነገር ሆኖ ግን ችግሮቹ የሚፈጠሩ ከሆነ ለምፈጠሩት ነገር ብዙም ሳይቆይ ቅጽበታዊ ወይም የሆነ ትክክለኛ የሆነ ጊዜን የጠበቀ ምላሽ መሰጠት አለበት ማለት ነው። አሁን ችግር ተፈጥሯል ብሎ ችግርን መሸሻ ሳይሆን ችግሮቹ ይፈጠራሉ አዎ ይፈጠራሉ። ስለዚህ እያንዳዋንዱዋን ነገር መፍቴ አቅጣጫ የምሆኔውን ነገር ወደ መፍቴ አቅጣጫ መሄድ እንጂ ዝም ብሎ ችግር ስለተፈጠረ ካለበት ቦታ ወደ ሌላ ቦታውም ቦታን መቀየር መሸሽ አንዳንድ መሰወር እነዛ የመፍትሄ አቅጣጫ ሊሆነው አይችልም። ስለዚህ መፍትሄ አቅጣጫዎችን ማሰላሰል ማሰብ መፍትሄ አቅጣጫው የት እንዳሉ ከሰዎች አሁን ለምሳሌ ልምዶችን መቅሰም መንገዶቹ አሁን ለምሳሌ ምሰሩ ድንገት መንገድ የሳትኩት መንገድ ካለ ያን መንገድ መፈለግ እና ወደኋላ የምመለስምበት መንገድ ከሆነ በመጠን መልሼ ስራውን ማስቀጠል መቻል አለብኝ ማለት ነው። ስለዚህ መንገዶች ሁሉም መንገድ ተመሳሳይ ያው ጉዞ ላይ ወይም ያወጣል ማለት አይደለም ለዛ ችግሮቹ በሚፈጠርበት ለሁሉም ችግር ተመሳሳይ መፍትሄ የለም። ስለዚህ መፍትሄዎቹ በችግሮቹም የተለያዩ ናቸው መፍትሄዎቹም የተለያዩ መፍትሄዎች ናቸው። በርግጥ በዚህ አለም ላይ ከዚህ በፊት ሁሉንም ችግር ያው ተፈራው ያለፉ ስለሆኑ እንግዲህ ከዚህ በፊት ያሉ ሰዎችን ወይም የተጻፉ መጽሐፍትን ማንበብ ማጣቀስ በጣም አስፈላጊ ነገር ነው ማለት ነው። ስለዚህ ሁሉም ችግርህ ከዚህ በፊት በእርግጥ ማንም ተቸግሮ ያሳለፈበት ሊሆን ይችላል። ስለዚህ ችግሮችን አዳዲስ ችግር ካልሆነ በስተቀር ዘመኑ ማለት ዘመን ወለድ ችግሮች ካልሆኑ በስተቀር ችግሮቹ ድሮም አሉ። ስለዚህ የሚሆነው የችግሩ ለችግሩ መፍትሄው መሆኑን አቅጣጫዎችን ማየት እና ማወቅ አስፈላጊ ነገር ነው ማለት ነው።

ከአለቃ ጋር ግንኙነት እንግዲህ በህጋዊ መልኩ ነው። አሁን ለምሳሌ አንዳንዴ ከአለቃ ጋር በመሳፈጥ በጣም ማስዋጋ ያስከፍላል ለዛ ትክክለኛው በትክክለኛው መንገድ ከአለቃ ጋር ማውራት መነጋገር። አስፈላጊ የሆኑ ነገሮች አሁን ለምሳሌ ድጋፍ ሚያስፈልጉ ከሆነ በአግባቡ መጠየቅ እንጂ ከአለቃ ጋር ብዙም መቀራረብ እንደውም አያስፈልግም ጓደኛም ልሆን ይችላል። ለምሳሌ ጓደኛው ነው አለቃ የሆነም ሊሆን ስለሚችል በጣም እንትን ማለት በጣም ጥሩ አደለም ለዛ። አስፈላጊ ሆኖ ሆነ እንትኖችን ማድረግ እንጂ በመተዋወቅ ላይ የተመሰረተ ከሆነ ነገ ላይ የሆነ ነገር ግጭቶቹ ይፈጠራሉ ሲፈጠሩ ሌላ አደጋን የሚያስከትሉ ነገሮች ሊፈጠሩ ስለሚችል በጣም ከፍተኛ የሆነ ጥንቃቄ ያስፈልጋል። ለዛ ጥንቃቄ ለመውሰድ ደግሞ ራሴን መጀመሪያ ከመጥፎ ነገሮች አሁን ለምሳሌ ከአጉል ጓደኝነት አጉል ከመላመድ ራስን ማላቀቅ በጣም አስፈላጊ ነገር ነው። ስለዚ አለቃ አንዳንዴ የሆነ ምወስዳቸው ማለት የሚያስገድዱ እንትኖች አሉ እርምጃ እንድወስድ ሚያስገድዱ ነገሮች ስላሉ አጉል ከመቀራረብ የተነሳ ጥፋቶችን ደጋግሜ ላጠፋ እችላለው ማለት ነው። ለዛ አለቃ እንደ አለቃነቱ መወሰድ አሁን እርምጃዎች አንዳንዴ የምወሰዱ እርምጃዎች ስላሉ እርምጃዎችን ሚያወስድ ከሆነ በጣም ከባድ ሊሆን ይችላል። ለዛ አጉል ጓደኝነት አጉል መቀራረብ ሌላ ዋጋ ያስከፍላል ማለት ነው። አሁን በተለይ አሁን እኛ ኢትዮጵያ አካባቢ ሰው ከተቀራረበ በቃ ስራውንም ልክ እንደዛ የሆነ የመቀለድ አይነት ነገር ነው እንትን ሚለው ለዛ በጣም ሰውም ራሱን ዲግኒቲ ክብር መጠበቅ አስፈላጊ ነገር ነው ማለት ነው። አሁን ለምሳሌ ሰው ያለበት አሁን ከሆነ ለምሳሌ ለራሱ ክብር አሁን የሌላውም ክብር እንዲ ማግኘት አለበት ማለት ነው። አሁን ለምሳሌ አለቃ ክብር ያስፈልገዋል ማለት እንደ አለቃነት ክብር ያስፈልገዋል እንጂ ሌላ አሁን ለምሳሌ ለሱ ለየት ያለ ወይም የማሽቃበጥ ነገር ለየት ያለ ነገር መደረግ የለበትም። እንደ አለቃነቱ አለቃ እንግዲ ሀላፊ ነው አለቃ ማለት ሀላፊ ስለሆነ ሀላፊ ለሀላፊ መታዘዝ ባለው ልክ አሁን ህጉን መመሪያውን በምፈቅደው ልክ መታዘዝ እንጂ ከዛ ውጪ ሌላ አሁን ለምሳሌ አለቃ ሆኖ እንግዲ እሱ የቤት አሽከር አደለም። አለቃ ማለት አንተ አሁን የተቀጠርከው ሁለቱም በድርጅት ሊሆን ይችላል እኩል ማለት ነው። ስለዚ አንተም የመንግስት ተቀጣሪ ነህ እሱም የመንግስት ተቀጣሪ ነው ወይም አንተም የድርጅቱ አባል ነህ ማለት ተቀጣሪ ነህ እሱም የድርጅቱ ተቀጣሪ ነው። ግን የስራ ድርሻ አይነቶቹ ይለያያሉ። ለዛ የስራ ድርሻ አሁን የስራ ድርሻ በተለያየበት እንትን አሁን አንድ ለአንዱ አሽቃብጦ ወይም ከቤተሰብ ጋር አሁን ለምሳሌ እኔ ብዙን ጊዜ እንዲ አይነት ነገሮች ሚፈጠሩት እንዴት ነው? ሚያሽቃብጡ ሰዎች እስከ ቤተሰብ ድረስ ሄዶ ቤት ውስጥ የሚያግዝ ማለት ቤት ውስጥ ሚታገዝ ስራ ምናምን ካለ ይሄ አጉል ማሽቃበጥ ነገሮቹን የሚያሳይ አውን ድጋፍ ዝም ብሎ በቃ የሌለ እንቲን ሲጦታ መስጠት በቃ የሌለ የማሽቃበጥ ስራዎቹን የሚሰሩ ሰዎች አሉ። እና ያ እነኚህ ሰዎች ከአለቃ ጋር ነጌላይ ሰጣገባ ውስጥ የሚገባ ከሆነ እኔ እንዲ አርጌ እንዲ አርጌ እንዲ አርጌ የሚለውን ነገር መዘርዘር ወደ መዘርዘር ይገባሉ ማለት ነው። ሚሰጥ እንኳን ከሆነ በሲጦታ መልክ ሰቶ መተው ነው ሚያስፈልገው እንጂ ያን እንደ እንትን እንደ ኢንስትሩመንት ለዛ እኔ እንዲ ስላረኩኝ እንዲያ አያረገኝም የሚል አቲቲዩድ ሰው መያዝ የለበትም ማለት ነው። ስለዚ እንዲ አይነት ነገሮች ወደ ተሳሳተ አመለካከቶች ይቀይራል ማለት አሁን አንድን ነገር ወደተሳሳተ አመለካከት እንዲቀየር ሚያደርጉ ሚያስገድዱ ነገሮች እንዲህ አይነት ያሉ አመለካከቶች የማሽቃበጥ ነገሮች ናቸው

በአደባባይ ንግግር ታደርጋለህ ለምለው አደባባይ ላይ ንግግር። እኔ ብዙን ጊዜ አደርጋለሁ ማለት ሳደርግ ግን ንግግሮቹ። በተለይ አሁን የሚያስፈልገው ሂደቱ ምኑ ምኑ? አሁን ዝም ብሎ እንደምናወራ ወይም የሆነ ንግግር አይደለም አደባባይ ላይ ለማውራት በጣም ብዙ የሆነ እንትኖች ያስፈልጋል ኮንፊደንት መሆን አለብ። በቃ ለማውራት ሀሳቦቹ የተደራጁ ሀሳብ ምናምን መሆን አለበት። እንጂ በአደባባይ ላይ ማውራት ዝም ብሎ አሁን ለምሳሌ ከአንድ ሰው ከሁለት ሰው ጋር የሆነ እንደ መነጋገር አይደለም። አደባባይ ለማውራት ብዙ ህዝብ እንግዲህ አለ በዛ መሃል ነው እንግዲህ የምታወራው እና አስፈላጊ የሆኑት በጣም ከፍተኛ የሆነ ጥንቃቄዎች የሚያስፈልጉበት። እንትነው ማለት ሁኔታ ነው። እና ስለዚህ አደባባይ ላይ ለማውራት በጣም ጥንቃቄ እና ከፍተኛ የሆነ ከፍተኛ የሆነ ጥንቃቄ የሚያስፈልግበት ኤሪያ ነው ማለት ነው። አደባባይ በተለይ አሁን አደባባይ ላይ ንግግር ሲደረግ። በጣም ብዙ ሰዎች እንግዲህ እንትን ያደርጋሉ አሁን ራሳቸው የሆነ ስህተቶች ማለት ይሰራሉ ግን ያ ስህተት ልክ አይደለም ማለት ነው። ስለዚህ ልክ ስላይደለ ሴተቶቹን ለማረም ያህል ማለት አንዳንዴ ስተት ሰው ስትሳሳት ማለት ሰው ስትሳሳት አይሳሳትም ማለት አይደለም። እና ሰው ስትሳሳትም ስህተቱን እንደ ስህተት መቀበል ሳይሆን ለማርም አንዳንዴ ስህተቶችን ለማረም የሚደረጉ መንገዶች እንዲህ ያስፈልጋል ማለት ነው። ስለዚህ ንግግር በአደባባይ ላይ ማድረግ እንደ ኖርማል ንግግር አይነት አይደለም። ስለዚህ በጣም ከፍተኛ የሆነ ጥንቃቄ ስለሚያስፈልግ አጀንዳውን እያንዳንዱን የሚያወራውን ነገር መጀመሪያውኑ አዘጋጅቶ በህዝብ ዘንድ መቅረብ አለበት ማለት ነው። ስለዚህ ይሄንን ቅድመ ዝግጅት ማድረግ የሚቻለው ሶ በራሱ በፈቀደው እንትን መንገድ ነው ማለት ነው። ስለዚህ እያንዳንዱን ነገር ሰው በራሱ እውነታ ንግግሮችን የሚያወሩ ነገሮችን ቀርጾ አዘጋጅተው መቅረብ አለበት ማለት ነው። ዝም ብሎ አሁን መጥቶ ወጥቶ እንትን ላይ ወጥቶ እንዳይደነባበር ማለት ነው። አሁን በጣም ያደነባብራል አሁን ዝም ብሎ አደባባይ ላይ ሰው ሲወጣ በጣም የሆነውን ነገር ያጣል ማለት ነው። ስለዚህ ይሄ እንዳይከሰት ቀድሞውን ተዘጋጅተው ሁሉም ነገር መንገድ መንገድ ማስያዝ ግድ ይላል ማለት ነው። አሁን ለምሳሌ ንግግር ከማድረጉ በፊት ማድረግ ያለባቸው መግቢያ ንግግሮች አሉ መግቢያ ንግግሮቹን ካደረገ በኋላ ከዛ በኋላ ነገኮ ወደ ዋናው ንግግር ይገባል። እንግዲህ ገስቶች አሁን ለምሳሌ እንግዶች ልኖረው ይችላሉ እነዛ ሁሉንም ያቀፈ ሂደት ማለት መከተል አለበት ማለት ነው። አሁን አንድ ሰው ዝም ብሎ ከመረጥ ተነስቶ ንግግር አደርጋለሁ ብል ላይሆን ይችላል ማለት ነው። ስለዚህ የሄደታዎቹን እያንዳንዷን ሂደት ጠብቆ መከሄድ አለበት እና ያ ሂደት ውስብስብ ብዙም ውስብስብ አይደለም ግን ሰው ራሱን ማዘጋጀት ስላለበት ተዘጋጅተው ማድረግ አለብን ማለት ነው። መቅረብ አለበት አይደል ላይ አደባባይ ሲቀርብ ማለት ነው። ወይም ብዙ ህዝብ ወዳለበት ንግግር ለማድረግ መጀመሪያ ራሱን አዘጋጅቶ መቅረብ አለበት እንጂ እዚህም ብሎ ከመንገድ የሚመጣ ከሆነ ወይ መንገድ ላይ የሆነ እንትን የሚያደርግ ከሆነ በጣም አስቸጋሪ ነው ማለት ነው። ስለዚህ ንግግር ከማድረጉ በፊት ማለት ቀድመው ሁሉንም ነገር አዘጋጅቶ አስተካክሎ መቅረብ አለበት። ስለዚህ የሚቀርብ ሰውም ቢሆን ማለት ንግግሩን የሚያደርግ ሰውም የእያንዱንዷን ስቴፕ ተከትለው መሆን ያለበትን ነገር ቅድመ ቅድመ ተከተል መስራት አለበት ማለት ነው

ስራ ቦታ ላይ አብዛኛውን ጊዜ በሰአት እደርሳለሁኝ። በሰአት የምደርስበት እንትን አሁን አንዳንዴ በሰአት የማልደርስባቸው ሁኔታዎች ሊፈጠሩ ይችላሉ። እና እነዛን ነገሮችን አንዳንዴ የመፍታት ነገሮች አሁን ለምሳሌ ችግር ወይም በስራ ቦታ በሰአት መድረስ ካልቻልኩኝ ያልቻልኩበት ምክንያት አሳማኝ ነገር ከሆነ እንግዲህ መቅረት እችላለሁ ማለት ነው። እና ሶ ለዛ አንዳንዴ የሆነ ነገሮችን ባሰብነው ልክ ላይሄዱ ይችላሉ። ስለዛ አንዳንዴ የሆነ ነገሮችን እኛ በምንፈልገው ነገር መንገድ እና እንትን መሄድ በጣም ከባድ ነው። ስለዚህ መሆን ያለበት ልክ በሰው ሀብት መመሪያ እና እንትን መሰረት ማስፈቀድ መቻል አለብኝ ማለት ነው። አሁን እምሰራበት መስሪያ ቤት ምናምን በሰአት ካልደረስኩኝ ማለት ነው። መጀመሪያ ማስፈቀድ አለብኝ። ካስፈቀድኩኝ በኋላ ነገሮቹን አሁን ለምሳሌ ምን ማድረግ አለብኝ እሚለውን ነገር ማውራት ህማማዊ ማሰብ ምናምን በጣም አስፈላጊ ነገር ነው። ስለዚህ መጀመሪያ ስራ በሰአት ያልገባሁበትን ነገር። ለሰው ሀብት ሪፖርት ካደረኩኝ በኋላ እኔም ደግሞ በጊዜ ለመድረስ መሞከር አስፈላጊ ነገር የመጀመሪያው ነገር። ሁለተኛው ደግ ነገር ደግሞ በጊዜ መድረስ ካልቻልኩኝ ደግሞ የመፍትሄ ሀሳብ እንትኑን ወይ ሀላፊውን ማናገር መቻል አለብኝ ማለት ነው። ማናገር እምችልበት እንትን ጉዳይ እኔ እንደዚህ እንደዚህ በዚህ ጉዳይ መድረስ ስላልቻልኩኝ ዛሬ ፍቃድ ይሰጠኝ የሚል መሆን አለበት ማለት ነው። በዛ መሰረት ፍቃድ ምናምን ጠይቄ መቅረት እችላለሁ ማለት ነው። እና ስቀር ደግሞ የሚወዘፉ ስራዎችን ለመስራት ማለት ነው። እኔ ላይ ያ እውነታዎቹን ስራዎቹም ማለት ነው የቀረው ዉዝፍ ስራዎችን ለመስራት ራሴን መጀመሪያ ማሳመን አለብኝ። ይሄ ደግሞ ሀላፊውንም ማሳመን አለብኝ ማለት ነው። ስለዚህ ሲራን አስወዝፎ ፍቃድ የለም። ስለዚህ ፊቃዱን ደግሞ በህጋዊ መንገድ ለመጠየቅ እኔም ደግሞ በህጋዊ መንገድ ስራ መስራት ወይም ቲቢ ፍቃዱን ማቅረብ አለብኝ ማለት ነው። ሶ ለዛ ነገሮችን በሰከነ መንገድ ደግሞ ሰው ሀብቱም በኔ ምክንያት በኔ ጥያቄ ነጌ ላይ ሌላ ትችት እንዳይቀርብበት እያንዳንዱን ነገር በሰከነ መንገድ ማድረግ አለበት ማለት ነው። ሶ እና ለዛ ጥያቄዎቹ ሲቀርቡ እያንዳንዱ ነገር ሲሆን። በተለይ አሁን ለምሳሌ በተለያዩ ነገሮች በሰርግ ሊሆን ይችላል። በለቅሶ ሊሆን ይችላል። በአንዳንድ ነገሮች ድንገት ልቀር እችላሉ የዛኔ የሰው ሀብት መመሪያ ምንድነው? እሚለው ምን ማድረግ አለብኝ? ቀጥሎስ ደግሞ በምን አይነት መንገድ ነው ይሄን ማስኬድ የሚቻለው? ሶ ሀብቱም ደግሞ በጓደኝነት እንትን እንዳይል ያን ነገር ሁሉንም በአማከለ መልኩ ህጉንም በጠበቀ መልኩ ፊቃድን እጠይቃለሁ ማለት ነው። እና ሶ ለዛ ሁሉ መጀመሪያ ራሴን ከሁሉም ነገር እንትን ማለት አስፈላጊ ነገር ነው። ሁሉንም ነገር ራሴን አሳምኜ ስራውንም በሰአት ነገ ለመስራት ራሴ ማቀድ አለብኝ

የስራ አሰራሮችን ትከታተላለህ አዎ ስራ ማለት አሁን ለምሳሌ ሀላፊነት ከተሰጠኝ ወይም የሆነ ነገሮችን በበላይነት ምመራ ከሆነ እያንዳንዱ ነገር አሰራሮችን ተከትዬ ወይም መመሪያም ይኖራል የስራ እንትኖቹ መመሪያዎቹን ተከትዬ በመመሪያው መሰረት ራሴን አሁን የማደርገውን ነገር አደርጋለሁኝ ማለት ነው። እና እያንዳንዱን እውነት እያንዳንዱን ነገር ማለት ራሴ ስራ አሰራሮችን ተከታትዬ መረጃ የሚያስፈልግ ከሆነ ነገሮቹ እንትን የሚሆን ከሆነ ለምሳሌ የሆኑ ነገሮች በቃ በህጉ እና በመመሪያው መሰረት ለማስኬድ በየቀኑ ያን ነገር ለማሳካት እና እንትን ለማድረግ እጣጣራለሁኝ ማለት ነው። አሁን ስራ አሰራሮችን ተከትዬ መስራት በጣም እንትን ነገር ነው አስፈላጊ ነገር ነው። ስለዚህ ያን ነገር ለመከታተል እና ለመቆጣጠር እንዲመች እኔ በየአንዳንዷ ስራ ዘርፍ በማለት በየአንዳንዷ ስራ በሚሰጠው አሰራርን ተከትዬ ስራ ክፍሎቹ እያንዳንዱን የስራ ድርሻዎችን ማከፋፈል አለብኝ ማለት ነው። መጀመሪያ ካከፋፈልኩኝ በኋላ ያን ነገር ከተጠያቂነት ጋር ካከፋፈልኩኝ በኋላ በዛ መሰረት ነገ ላይ እጠይቃቸዋለሁ ማለት ነው ስጠይቅ እነሱም ደግሞ በዛ መሰረት ለኔ ምላሽ መስጠት አለባቸው ማለት ነው። ስለዚህ ማንም ቢሆን እራሱን ከመመሪያው ውጭ ማድረግ አስፈላጊ አይደለም ነው መመሪያው ደግሞ ሁሉንም የሚገዛ መሆን አለበት። ስለዚህ ማንም ሰው ቢሆን በዛ በመመሪያው መሰረት ማንንም ማለት ሰው ሌላውንም ሳይጎዳ ራሱም ደግሞ እንትን ሳይደረግ በመመሪያው መሰረት መሄድ አለበት ካልሆነ ነገሮቹ ማለት በተፈለገው አቅጣጫ ካልሄድህ ውጤቱ ደግሞ በጣም አስቸጋሪ ነው ማለት ነው። ስለዚህ በተፈለገ አቅጣጫ ላይ እንዲሄድ ነገሮችን መጀመሪያ ማጤን አስፈላጊ ነገር ነው ማለት ነው። ወደ ስራ ወይም ወደ ስራ ስምሪቶች ክፍሎችን ከማከፋፈል በፊት ለትክክለኛ ቦታ ትክክለኛ ሰውን መመደብን እና ማድረግን አረጋግጬ ወደ ስራ አስገባለን ካልሆነ ደግሞ በጣም አስቸጋሪ ሊሆን ስለሚችል መጀመሪያ ያ ነገር ቅድሚያ መሰጠት አለበት ማለት ነው። ለዛ ማንም ሰው ቢሆን ራሱን የቻለ የስራ እንተን ሊኖረው ይችላል ግን በዘፈቀደ በራሱ አቅጣጫውን በራሱ ፍላጎት ስራውን የሚያስኬድ ከሆነ ስራው አደጋ ላይ ነው ማለት ነው። ሶ ለዛ መሆን ያለበት ወይ ማድረግ መደረግ የነበረ የነበረበት ምንድነው? እያንዳንዱ ሰው የሰራውን ነገር የሚከታተል አካል መፈጠር አለበት አሁን ለምሳሌ እኔ እኔን የማያደርሰኝ ከሆነ የሚከታተል ሰው ሌላ ሰው መፈጠር አለበት ማለት ነው። ሶ ለዛ ማንም ቢሆን ከሲስተሙ ወይም ከስርዓቱ መውጣት የለበትም ስርዓቱ ደግሞ ሁሉንም አቀፍ ቀጥተኛና ማለት አሳታፊ ቀጥተኛ ማንንም በማይጎዳ መልኩ መሰራት አለበት። ለዛ ማንም ሰው ቢሆን የስራ አሰራሮችን መከተል አስፈላጊ ነገር ጥሰቶች ምናምን ካሉ በስራ አሰራር መሰረት በመመሪያው መሰረት ማስጠየቅ መቻል አለብን

አካባቢውን ትወዳለህ አሁን እኔ ያደኩበትን አካባቢ እወደዋለሁኝ ለምን መሰለህ አካባቢውን የምወደው ልክ አሁን ለምሳሌ ያለው ያደኩበት የለመድኩበት ምናምን ስለሆነ አካባቢው ነው ያው እንግዲህ በቃ ከመልመድ የተነሳ በጣም ነው የምወደው ማለት ነው። አሁን ከልጅነትህ ያው ያደኩበት ሰፈርም ምናምን ስለሆነ ግድ ነው መውደድ ማለት ነው ስለዚህ አንድ ሰው አንድ አካባቢ የሆነ በስራም ይሁን በትምህርትም ይሁን በቃ በተለያየ ነገር የሚቆይ ከሆነ ያን ቦታ ይወደዋል ማለት ነው። አሁን ለምሳሌ እኔ የቤት ትምህርት የሆነ ቦታ ህጄ ተሚረ ያን የተማርኩበት ቦታ በጣም ነው የምወደው። አሁን ለምሳሌ የሆነ ለማየት ምናምን ቢሄድ በጣም ደስ ይለኛል ሰው እንግዲህ ሁሉም ሰው ልክ እንደዚህ የተማረበትን ወይም የሆነ የሆነ ቦታ አካባቢ የለመደበትን የሆነ በቃ የተወሰነ ጊዜ የቆየበት በጣም ነው የሚወደው ማለት ነው። ስለዚህ እኔም እኮ እንደዛ ለማንኛውም ሰው እወደዋለሁኝ ማለት ነው። እኔ ያደኩበትን አካባቢ በተለይ ደግሞ በስራም ጉዳይ አሁን ለምሰሌ አንድ ሰው የሆነ ቦታ ሄዶ ተላምዶ ምን ስል እንግዲህ ቦታውን እየወደደው ይመጣል ማለት ነው። ስለዚህ ያም እንደ አንድ እንትን ነው እኔ ግን ያንደኩበት ምናምን ስለሆነ በተለይ ነገሮቹን እንትን ለማለት በጣም ማለት አሁን ለምሳሌ እንደማንኛውም እንትን ለማለት በጣም ሊከብደኝ ይችላል ማለት ነው። አንድን ነገር አሁን አመዛዝኜ ለመውሰድ ምናምን የሆነ ያደኩበት ምናምን ወይ የሆነ እንትን ያልኩበት ቦታ ካልሆነ በስተቀር ከዚህ በፊት ያየሁት ምናምን በራሴ ማለት ነው ያየሁት ቦታ ምናምን ካልሆነ በስተቀር ሶ የሚለውን ነገር አምኜ የሆነ እንትን አላደርግም ማለት ነው። ስለዚህ አንዳንዴ የሆነ አከባቢ ወጣ ብሎ ማየት ያለውን ነገር ተፈጥሮን በቃ ሁሉንም ነገር መመልከት በጣም አስፈላጊ ነገር ነው ማለት ነው። ምክንያቱም ሁሉም ሰው የራሱ የሆነ አካባቢ የራሱ የሆነ አኗኗር ዘዴ የራሱ የሆነ ነገሮች ሲላሉ አንድ ሰው እንዴት መኖር እንደምችል ያለበትን ነገር ለምሳሌ ከሁሉም ጋር በአገባቡ ባለው እንትን መግባባት መቻል አለበት ማለት ነው። ስለዚህ ያን ሰው አሁን ሰው ሰው ስለሆነ ብቻ በቃ የሆነ ነገሮችን ያመዛዝናል እንትን ያደርጋል ግን ሆኖም አካባቢውን በህልና ወገን ጠብቆ መኖርህ ማለት መከተል ያለበትን ነገር ተከትሎ ሊወድ ይችላል ማለት ነው። ስለዚህ ሰው ሲወድ ዝም ብሎ ከመሬት ተነስቶ አንድን ነገር አይወድም ግን የሚፈልገውን ነገር የምወደውን ነገር አጣርተው አይተው ለነገሮች ያለው ቦታ ምናምን ታይቶ ያን ቦታ ሊወድ ይችላል ማለት ነው። ስለዚህ ቦታን ከመምረጥ አኳያ አሁን ለምሳሌ ያደገበትን ትመርጣለህ ወይስ የሆነ አንድ ቀን ሄደህ ያየበትን ትመርጣለህ ብዬ ያደገበትን ሰው ማንም ብሆን ምክንያቱም እኛ አውቆ አካባቡ ላይ አእምሮ ላይ ያለው አካባቡ ላይ የለመደውን ነገር እንጂ አዲስ ነገር አእምሮ ላይ አልተፈጠረም ማለት ነው። ስለዚህ አዲስ ነገር አእምሮ ላይ እስኪፈጠር ድረስ እንግዲህ አንድ ሰው ከአካባቢው አመለካከት ወይም የሆነ ነገሮቹ ሊፋቱ አይችሉም አሉ እና አንድ ሰው አመለካከቱን የምትቀይረው እዛ አካባቢ የሆነ ነገር መኖር ሲጀምር ወይም ማህበራዊ ነው የሚል ኖሮ መኖር ስጀምር ምናምን ያን አካባቢ እየወደደ ልመጣ ይችላል ማለት ነው። ሶ ይሄ ማለት ደግሞ አካባቢውን ወደደ ማለት አካባቡን ወደደ ማለት። ደግሞ ለስራ ለተለያዩ ነገሮች አመቺ ነው

ምን አይነት መሳሪያ ትጠቀማለህ? እኔ ምንም አይነት መሳሪያ አልጠቀምም። ግን አንዳንድ ራስህን ለመከላከል። ስሌታማ የሆኑ መሰረታዊ ይሄም በጣም ማለት የሆነ አስፈላጊ የሆኑ ቦታዎች ምናምን ለምሳሌ በጣም አስፈላጊ ማለት አስፈላጊ ብቻ ሳይሆን። በጣም አስፈላጊ የሆኑ እንትኖች ካልሆኑ በስተቀር አሁን ለምሳሌ ጨለማ የሆነ ቦታዎችን ለመሄድ ሲፈልግ ላደርግ እችላለሁኝ እንጂ ዝም ብዬ ከመሬት ተነስቼ እንትኖችን መሳሪያዎችን አልታጠቅም አልለብስም ማለት ነው። ስለዚህ የሆነ ነገር ሲኖር ነው እንጂ። መሳሪያ መጠቀምም ሆነ መሳሪያ መልበስ ማለት ከ እውነታው አንፃር። ብዙም እንትን አጥቃቢ አይደለም። አሁን ለምሳሌ አንድ ሰው ከመሬት ተነስቶ እንትን ሊሉብስ አይችልም ሚሊታሪ ሊሆን አይችልም። ስለዚህ ሚሊተሪ ለመሆን አስፈላጊ ነገሩ ምንድነው? ያለውን እንትን ለምሳሌ ማለት የሆነ ማሟላት ያለበትን ነገር አማልቶ። የዳን አሁን ለምሳሌ አንድ ሰው መሳሪያ ወይም እንትን አድርጎ በህጋዊ መንገድ ለመያዝ ከፈለገ ከመንግስት ፍቃድን ማግኘት አለብን ማለት ነው። አሁን ለምሳሌ ከጸጥታ አካላት መንግስታት እንትን ከ በቃ ከፖሊስ ያን ነገር መያዝ ይችላል። ሀብቱ የኔ ሀይል ነው ብሎ ሀብቱ አሁን ለምሳሌ ከ አምስት መቶ ሺህ እና ከዛ በላይ ምናምን ሲሆን ወይም እስከ አምስት ሜል ምናምን ስደርስ መንግስት ለደህንነቱ ሲል ሊፈቅድለት ይችላል ማለት ነው። ስለዚህ የራሱን ደህንነት ለማስጠበቅ አንድ የሆነ አቅጣጫዎችን መያዝ ይችላል። ስለዚህ ያ መንገድ ልክ ላይሆንም ሊሆንም ይችላል ማለት ነው። ስለዚህ አንድ ሰው ታጠቀ የሚባለው። መሳሪያ በተለያዩ እንትኖች አሁን ለምሳሌ በቃ ገንዘብ ስላለ ብቻ መሳሪያ መታጠቅ አይችልም። ግን ያም ፍቃድ ካገኘ አሁን ለምሳሌ እኔ እንትን ላደርግ ነው ይሄ መሳሪያውን ወስዶ ሚያስ መዘግብ ከሆነ ፍቃዱን ከመንግስት ሊያገኝ ይችላል ማለት ነው። ፍቃዱን ካገኘ በኋላ መሳሪያውን ግስቶ ይዞ መጥቶ ከዛ ደግሞ ማስመዝገብ በስሙ እንዲህ አይነት መሳሪያ እንዳለ መዝገብ አስፈላጊ ነገር ነው ማለት ነው። ቃል ሆነህ አስቸጋሪ ነው የምሆነው አሁን ለምሳሌ መንግስት በራሱ መንገድ ሄዶ የሚያጣራውኝ ከሆነ እንግዲህ ይሄ ሰውዬ። ወደ ከርቼሌ ወይም ወደ ዘብጥያ ነው የምትጣለው ማለት ነው። ስለዚህ አንድን ሰው ወይም አንድን ነገር እኛ ከመጀመራችን በፊት የአንዳንዱን ነገር አካሄዱን አሰራሩን ደግሞ መጠየቅ መከተል እንትን ማለት አስፈላጊ ነገር ነው። አሁን ዝም ብሎ ከመረት ተነስቶ ማንም ሰው መሳሪያ መታጠቅ አይችልም። እኔ አይፈቀድምም ደግሞ ስለዚህ የአያንዳንዱን የደረጃ ወይም የእንትኑን ሂደቱን ጠብቆ መልበስም ሆነ እንትን ማድረግ መሳሪያ መታጠቅ ይችላል ማለት ነው። የምችለው በቃ ማለት ያ የተቀመጠ መስፈርት አለ ያን መስፈርት የሚያማላ ከሆነ ማለት ነው። መልበስ ይችላል ስለዚህ አንድ ሰው ድንክልልህ እውቅና ከሌለህ መንግስት የሰጠበት ሰርተፍኬት ከሌለህ እንግዲህ ይሄ ሰውዬ መሳሪያው ልወረስ ይችላል ማለት ነው። ተወርሶ ብቻ አይደለም ሰውየው ቀጥታ ይታሰራል ከተወሰ ከተወረሰ በኋላ ማለት ነው

የሻጭ ግቦች አሉ። እኔ የሻጭ ግቦች አዎ አለ ማለት በርግጥ አንድን ነገር ከማድረጌ በፊት ግብ አስቀምጣለው የሻጭም ሆነ አንድን ነገር ለመሸጥ ለመሸጥም ሆነ ለመግዛት ግብ አስቀምጣለሁ ማለት ነው። አሁን ለምሳሌ የምሸጠው ነገር እኔ አሁን ለምሳሌ ብዙም ለኔ አላስፈላጊ የሆነ በጣም ማለት ማይጠቅም ነገር። ነገ ሊጠቅመኝ ይችላል የምለውን ነገር አገናዝቤ የማይጠቅመኝ ምናምን ከሆነ ያው ሽጬ ገንዘቡን እወስዳለሁ ማለት ነው። እና ያ አንድ የራሱን የቻለ ቴክኒክ ነው ማለት ነው። ስለዚህ እኔ አብዛኛውን ጊዜ እንዲህ አይነት ነገሮችን ማለት ነገሮችን ሽጬ አላውቅም። በርግጥ ለመሸጥም አልፈልግም። ግን እንደዚህ አይነት ነገሮች በጣም አይጠቁምም ነገር አይጠቁምም ግን ሌላውን ሊጠቅም የሚችል ነገር ካለ መሸጥ አስፈላጊ ሆኖ ከተገኘ መሸጥ ይችላል። እንደውም አለን ነገሮችን እኔ አንዳንዴ ደግሞ በጣም የሚገርመኝ ባህሪ ከመግዛት ይልቅ መሸጥ አልፈጥንም ለመሸጥ ማለት ነው። ግን ለመግዛት በጣም ነው የምፈጥመው። አሁን ለምሳሌ አንዳንድ አስፈላጊ ነገሮች ካሉ በጣም ለመግዛት ይቸኩላለው ማለት ነው። ግን ለመሸጥ እንደዚህ አይነት ቸኩዬ ምናምን አላውቅም እንደዛ እኔ ብዙም ጊዜ የምቸኩለው ለመግዛት ነው። ማለት አዳዲስ ነገሮቹ ሲመጡ ምናምን ለመግዛት በጣም ነው የምቸኩለው። ግን ለመሸጥ ብዙም እንደዚህ አይነት ነገር ችኮላ እኔ እንትን ብዬ አላውቅም። አናውቅም ነገር አሁን እዚህ ጋር እኔ መናገር የምፈልገው ነገር ምንድነው? እኔ አብዛኛውን ጊዜ የሆነ ነገሮችን ለመግዛት እንደምቸኩል ለመሸጥ አልቸኩሉም። ግን ነገሮቹ በጣም አንገብጋቢ የሆኑ ነገሮች ካሉ ለመግዛት ማለት ለመሸጥም የምገደድበት ነገር ይኖራል። አሁን ለምሳሌ እኔ ምንም የቸገረኝ ያለኝን ነገር ሽጬ የሆነ እንትን ማድረግ በጣም የሚያስጠላኝ ነገር ቢኖር ያ ነው። ግን እንደ ምንም ብዬ ተበድሬም ቢሆን የሆነ ነገር ለማድረግ መሞከር እንጂ። አንድን ነገር እኔ ከ ከሁኔታው አንፃር ከሁኔታው አንፃር እኔ እንትን አድርጌ ያለውን ነገር ሽጭ ምናምን የሆነ እንትን አድርጌ አላውቅም። ማለት የሆነ ራሴን የሆነ ከሆነ ቦታ እንትን አድርጌ ስለማላውቅ መሆን ያለበትም ምንድ ነው? ነገሮቹም በማጤን መሸጥ ያለበት ነገር ከሆነ መሸጥ ግቦችን ማውጣት አሁን ቀድሞ ማለት ነው። አሁን በጣም አስፈላጊ ነገሮች ካሉ መሸጥ እንጂ ዝም ብሎ ከመሬት ተነስቶ በቃ የሆነ ስለደበረኝ መሸጥ ምናምን የለብኝም። እና ግብ አውጥቼ በግቡ መሰረት መሸጥ ያለበት ነገር ካለ ይሸጣል። ምንም እንግዲህ ማይጠቅመኝ ምናምን ማለት ነው። ነገሮቹን እንትን የማይል ከሆነ ለምሳሌ የሆነ በጣም አስፈላጊ ነገር ምናምን ካልሆነ ቢሸጥም ምንም እኔ ማለት እኔንም አይጎዳም። ሌላውንም እኔንም አይጎዳም። ግን ሌላው የሚጠቅም ነገር ከሆነ ቢሸጥም ብዙም እኔ ቅር አይለኝም ግን ለኔም አይጠቅምም ከሆነ ምን ያደርጋል? ተቀምጦ ዝም ብሎ ቦታ ከመያዝ ማለት ነው። ለዛ ቢሸጥ ትርፋማ ነኝ ማለት ነው። ምክንያቱም አንድን ነገር ዝም ብሎ ቦታ ይዞ ዝም ብሎ በቃ የሆነ ነገር ከሚኖር ያ ቢሸጥ ነገሮቹ አሁን ለምሳሌ የሚለወጡ ነገሮች ሊኖሩ ይችላሉ። ወይም ያለ ለምሳሌ ድሮ ይሄ ሲልኮች ወይ ድሮ እንትኖችን ቴፕ ምናምን ቢሸጡ ምንም የሚጎዳ ነገር የለም። ማለት በግቡ መሰረት

ሌሎችን ማስተማር ትችላለህ? የምለው እኔ ሌሎችን በርግጥ መምህር አይደለሁም ግን ማስተማር ከተሰጠኝ እድል ከተሰጠኝ ማስተማር እችላለሁ። ምንም ለማስተማር የሚያስቸግረኝ ነገር የለም። እና የስኪል ጋፕ የለኝም ለማለት ነው እና ማስተማር እችላለሁ። እና ማስተማር አሁን ለምሳሌ፦ የማስተማር ዘዴዎች አሉ እና እነዛን በርግጥ ስልጠና ምናምን ከወሰድኩኝ ማስተማር ምንድነው በቃ በቃ አሰልጥኜ ማውጣት ልክ ፔሬፌክት አድርጌ ማስወጣት እችላለሁ ማለት ነው። ስለዚህ እኔ በማስተማር ላይ ብዙም እንትን አሁን ለምሳሌ በማስተማር ላይ ማለት ጊዜ አላሳለፍኩም። እንጂ ባስተምረውና እንትን ባደርገው እችላለሁ ማለት ነው። ስለዚህ ማስተማር እኔ እችላለሁ። መቻሉን በጣም እችላለሁ። ግን እድል አላገኘሁም እድል ሳገኝ ማስተማርን ሊቀጥል እችላለሁ ማለት ነው። ስለዚህ እኔ ማስተማር የምባለው ነገር የሆነ እንዴ እንትን ነገር ነው። አሁን እንዴ ተስጦኸም አይነት ነገር ነው ፈ። ግን ያን ነገር ማስተማርን እንትን ሂደት ለማለት ብዙ ቻሌንጆች ሊኖሩ ይችላሉ። አሁን ለምሳሌ አንድ ሰው ኬላስ ውስጥ ገብቶ ተማሪዎችን እንትን የሚፈራ ሰው ሊኖር ይችላል። አሁን በርግጥ የሰው አይን ስለሆነ የሰው አይን ሊያስፈራ ይችላል። ግን እንደዚህ አይነት ነገር የሚያስፈራበት እንትኖችን ስሜትን መቆጣጠር ንፋስን አሁን ለምሳሌ ማለት ሀሳብን ሰብሰብ አድርጎ ነገሮችን ከማድረግ አንፃር የሰው ልጅ ነውና ሀሳቦችን ሰብሰብ አድርጎ ወደ ክላስ ሲገባ ምንም የሚበተን ምሰራጭ ነገር የለም የሚያስተምረው እነ ርስ ርስ ብቻ ሳይሆን በዛ ዙሪያ ተዘጋጅቶ ቢሄድ ምንም የሚከብድ ነገር የለም ማለት ነው። ስለዚህ ዋናው የምትፈልገው ከማስተማር በፊት ማን ለማስተማር ዝግጅት ቅድመ ዝግጅት በጣም አስፈላጊ ነገር ነው ማለት ነው። ስለዚህ ዝግጅቶች በበቂ ሁኔታ መዘጋጀት አስፈላጊ ነገር ነው። ስለዚህ ተዘጋጅተው ወደ አዳራሽ ይሄደል ማለት ነው። ስልጠና ወይም በሚያስተምርበት አዳራሽ ሄዶ ማስተማሩን ይቀጥላል። በዛ እንግዲህ እንግዲህ የተለያዩ ተማሪዎች ይኖራሉ። የተለያዩ አሁን ለምሳሌ አረዳድ ያላቸው ሰዎች ሊኖሩ ይችላሉ። እነዛን አረዳዳዎች ብሬክ አድርጎ ብሬክ አድርጎ ራሴን ሀሳብ ማለት መስረጽ ነው። ዋና አላማዬ ማለት ነው አሁን እነሱ ያቀዱት ማለት እነሱም ያሰቡትን ነገር ማስተው ማለት ነው። መጀመሪያ የተሳሳተ መንገድም ሊሆን ስለሚችል እነሱ መጀመሪያ የሚያስቡትን አቅጣጫ መቀየር ያ የማስተማር ዘዴ ማለት ነው። ኪሎትን ከማሳደግ አንፃር ነው። እንጂ አሁን ዝም ብሎ ማስተማር ተብሎ የሆነ ሰሊዳ ላይ እንትን የሚደረግ ነገር አይደለም። እንዲህ አይነት ነገሮች አሁን ትውልድን ለመቅረጽ በጣም መዘጋጀት አለብኝ። ነገሮችን ከማድረግ በፊት ምን ማድረግ እንዳለበት ምን ማስተማር እንዳለብኝ ልማዶችስ ምን አይነት እንትን አላቸው። አሁን ሶስት አይነት ተማሪ ስኬል አለ። ማለት ሶስት አይነት ተማሪዎች አሉ እነዛ አንደኛ ቶሎ የምቀበል ወይም ቶሎ የምረዳ ያኛው ደግሞ ቀስ እያለ ነገሮችን አሰላስሎ የምቀበል ቀጣዩ ደግሞ ምንም መቀበል የማይፈልግ በቃ ምንም ነገር መስማትም የማይፈልግ ዝም ብሎ ለሲም ብቻ ትምህርት ቤት የምሄድ አለ ማለት ነው። ስለዚህ እነዛ ነው እነዛን ሰዎችን ማለት እነዛን ተማሪዎችን እንዴት ማብቃቃት እንደሚቻል መንገዶችን መጀመሪያ ማዘጋጀት ወይም መዘየድ አስፈላጊ ነገር ነው። ካልሆነ ትምህርቱ ከሸፈ ማለት ነው። አሁን አንዴ ተማሪ አንድም ተማሪ እንግዲህ ስኪል ጋፕ መኖር የለበትም ነው። ስለዚህ እያንዳንዱን ተማሪ ወደኋላ የምቀረውንም ማሰልጠን ወደፊት ያውን ፈጥኖ የሚሄደውንም እንትን ማለት በቃ እኩል ሌቭል በለበት መንገድ ማስኬድ ማለት ነው።

የምትወደው ሽታ ምንድነው? አሁን እኔ የምወደው ሽታ አይነት ይሄ የእንትን ሽታ በጣም ነው የምወደው የአፕል ሽታ ማለት ነው። አፕል ሽታ ሽታ በጣም ነው ደስ የሚለኝ እና እዛ አፕል ሽታዎችን አንዳንዴ ካገኘው ማሽታት ወይም በቃ የሆነ ገዝቼ አፕል ምናምን ቤት ውስጥ ካስቀመጥኩኝ ሽታው በጣም እንትን ይላል ማለት ነው። አሁን የመክና ጋብና ሽታዎች ምናምን በጣም ማለት አንዳንዴ የሚያፍኑ በርግጥ አሉ ግን ሽታዎቹ ደስ የሚሉ ማዕዛ ያላቸው ሽታዎች ስላሉ እነዛንም እንትኖች ፍለበሮችን መግዛት፣ ደግሞ ሲበዛ ጥሩ አይደለም አሁን ቤቴ ምናምን ለምሳሌ ታሽጎ ምናምን የሚቀመጥ ከሆነ በጣም ያፈናል እና እንትን ያለ ሰው አሁን ለምሳሌ ሽታ ለማይወድ ሰው እኔ አሁን ሽታ ሲበዛ አልወድም። ግን ትንሽ ለመአዛ ያክል የሆነ እንትን ከተቸ፤ እንትን ካለ ችግር የለውም። ግን ሲበዛ ምናምን መዓዛ በጣም አሁን እንትን ሲደረግ እኔ ብዙም ሽታ አልወደኝም ማለት ነው። ስለዚህ ሽታ ብዙም ጊዜ በሽታንም ልያስይዝ ስለሚችል ከሽታ ጋር ያለው እንትን እኔ ዝም አልወድም ማለት ነው ሽታ። እና ሽታ ደግሞ አስፈላጊ ማለት የሆነ አስፈላጊ የሆነው ድንገት እንትኖች ላይ ሊያስፈልግ ይችላል እንጂ ሽታ፣ ሁሉም ሽታ አስፈላጊ አይደለም። አሁን የሽቶ ይሁን ይሁን በቃ ያሉ ነገሮች አጠቃላይ እንትኖቹ አስፈላጊ ብዙም አይደሉም ማለት ነው። ስለዚህ እንትኖቹን አሁን ሽታዎችን መለየት እና ለይቶ መጠቀም በጣም አስፈላጊ ነገር ነው። ለዛ ማለት የተለያዩ የእንትን ሽታዎችን አለመጠቀም ነው የሚያስፈልገው አርፎ ተርፎ ደግሞ የተለያዩ አሁን የሚያስጠሉ ሽታ እንትኖች አሁን በጣም የሆነ በጣም ቀፋፊ የሆነ የሚያዞሩ ማለት ነው፣ አሁን የሆነ ነገር ሲቃጠል የተቃጠለበት ሽታ በጣም ነው የሚያስጠላው። አሁን ለምሳሌ ቻርጀር ኤር የተቃጠለበት ሽታው በቃ አዙሮ ሚደፋ ምናምን ነው። እና ያ በጣም የሚያስጠላ ሽታ አይነት ነው እና ውስጥ ገብቶ በጣም ይከነክናል፣ የሆነ ሽታው ዝም ብሎ ማለት ነው። እና ያ እንዲህ አይነት ሽታዎቹ ሰውን ሊጎዱ ይችላሉ። ለዛ ቅድመ ጥንቃቄ አስፈላጊ ነገር ነው ማለት ነው። ደግሞ አልፎም ተርፎ ደግሞ የ እንትን ይሄ ኢንሰሳት አሁን ለምሳሌ የሆነ በቃ ፍየል ምናምን፣ የፍየል ሽታ ሲበዛ በጣም ሰውን እንትን ያደርጋል፣ ይረብሻል ለዛ ፍየልም ሲበዛ አሁን ሽታቸው ምናምን ሰውን ይረብሻል። ደግሞ ሌላ አሁን በጣም ሰውን የሚረብሽ ሽታ አይነቶቹ በተለይ የጫማ ሽታ፣ ወጋው ይሄንን ደግሞ በጣም የሚያስጠላ ሽታ ብኖር የጫማ ሽታ ነው ማለት ነው። ይሄን ደግሞ ሰዎች ማለት ሰው፣ የሚያደርግ ሰው ራሱ ላይታወቅለት ይችላል። ግን ሰውን በጣም የሚያፍን ከሆነ እንግዲህ ግልጹን መናገር ማለት ነው። ስለዚህ ይሄ ያንተ እንትን ሰውን እያፈነ ነው፤ የሚያስፈልገው አንተ አሁን ለምሳሌ ይሄን ጫማ መቀየር አለብህ የሚለውን ነገር ወይም ካልሲውን፣ በቃ እግሪህን መታጠብ አለብኝ የምለው ነገር ግልጽ፣ የሰው ልጅ ግልጽ፣ ግልጽ ያልተነገረ በጣም የሰው ልጅ አሁን ለምሳሌ ሰውን ያስቸግራል። በቃ ምንም አይመስለውም፣ ያንተ ደህንነት ምንም ስለማይመስለው የሆነ፣ የሚሆነው ነገር ያስጨላል ማለት ነው። እና የሆነ ነገሮችን በአገባቡ፣ ሁሉም ነገር በአገባቡ ብክድ ጥሩ ነገር ነው ማለት ነው።

ሌሎችን ማበረታታት ትችላለህ? አሁን የሚሰራ ሰው ይበረታታል አሁን እኔ የሚሰራን ሰው በጣም ነው የማደንቀው በጣም ነው የማበረታታው። እኔ ደግሞ ሌላ አሁን ለምሳሌ ከዚህ ውጪ ሌላ ስራንም እንዲሞክር በቃ ከሚሰመጀመሪያው አሁን ከምሰራው እንትን ሌሎችንም እንደምችል አድርጌ አሁን ለምሳሌ ሰውን ሞቲቬት አድርጌ ነው የምልከው። እና ያ አንድ ሰው አሁን ለምሳሌ ከሚችለው በላይ አሁን ለምሳሌ በቃ ይሄ ሁሉንም በቃ አንተም ያክል ነገር የለም ብዬ ነው ሞቲቬት የማደርገው እና ያ የበለጠ ስራዎችን እንትን እንዲያድግ ያግዘዋል ማለት ነው። እንዲህ አይነት ሞቲቬሽናል ስፒቾች በሰው ልጅ በጣም እንደ ግብአት ሊሆን ይችላል ማለት ነው። ስለዚህ እንደዛን ነገሮችን እንደ እንትን እንዴ ግብአት ተጠቅሞ ያን አንድን ችግርንም ለማለፍ ነገሮችን ለማለፍ በጣም አስፈላጊ የሆነ የቴክኒክ ወይም እንትን ነው መንገድ ነው። ምናምን ሲሆን ሞቲቬት ሲደረግ ሰው እንዴት እንደሚሰራ በጣም ስራው ላይ ማች ሆኖ ነው የምሰራው። ስለዛ ሰውን ሞቲቬት አድርጌ እንተጋ ሲመጣ ትልካለህ ማለት ነው ያ የምትልክበት ምክንያት በያኔ ፖቴንሻል በጣም መስራት የሚችል አቅም ያለው ልጅ ከሆነ ትችላለህ የምለውን ነገር ለሱ አስረግጦ መናገር ማለት ነው። በቃ የሆነ ያለውን ፖዚሽን ለሱ ቦታው ምናምን በቃ እንደሚመጥን ከዚህም የበለጠ መስራት እንደሚችል ነገሮችን ማስገንዘብ እና ማለት በጣም ማድነቅ አስፈላጊ ነገር ነው። ደግሞ ሰዎች በተለይ አሁን አንዳንድ ስራ የሚሰሩ ሰዎች ሞቲቬሽን የሚፈልጉ ሰዎችም እንዳሉ ሁሉ እነዚህ ሞቲቬሽን የማይፈልግ ሰዎች አሉ አሁን እንዴ እንደራሴ ሰው እንዲያደንቀኝ አልፈልግም። በቃ ሶ እንዲያደንቀኝ ምናምን አልፈልግም ያ ያስጠላኛል። እኔ በራሴ በኩል ነው እንግዲህ ሁሉም ነገር ማደርገው ማለት ነው። ስለዚህ ሰው በጣም ማድነቅ በጣም የሆነ የሌለ እንትን ማለት እኔ ብዙም አይመቸኝም። ለዛ ነገሮችን ቅልል አድርጌ ለማየት እፈልጋለሁ። ሰው ደግሞ የሆነ አንድን ነገር የሆነ ከያዘ የሆነ በቃ እንደውም ውጪ አንደአንድ ነገር የማይለቀው ነገር እሱ እንዲህ አይነት ነገሮች ብዙም አይመስጡኝም ማለት ደስ አይለኝም። ለዛ አንድን ነገር እስከመጨረሻው እንትን ማለት እኔ ማለት አሁን ለምሳሌ ዝም ብሎ የውሸት ይሄ ማድነቅ ማበረታታት ምናምን እኔ ደስ የለኝም። ግን ሰው የሚሰራ ሰው ካለው ፖቴንሻል ካአለው መደነቅ ያለበት ነገር ካለ ማስደ በቃ እንትን እንደምችል ካመንኩኝ በቃ ማድነቅ እና ማበረታት እንደውም በገንዘብ የሚሆን የምችለውና አቅሜ የምችለውን ያህል ማበረታተት እንችላለው ማለት ነው። ያ ነገ እኔ ብቻ ሳይሆን ለአካባቢውም ለሀገርም የሚተርፍ ሰው ነው ምሆነውን እና ማበረታታት ወሳኝ እና አስፈላጊ ነገር ነው ማለት ነው። ስለዚህ እንዲበረታታ ነገሮችን በቃ የሆነ በሰከነ መንገድ እንዲወስድ ነገሮችን በቃ በጣም የሆነ በጠለቀ እውቀት ማለት ነው። እንዲ ወስድ ነገሮችን የምክር ሌሎችንም አሁን ለምሳሌ ከኔ የሚጠበቁ ነገሮችን ሁሉንም አደርግለታለሁ ማለት ነው። ሶ አንድ ሰው ሰው እስከሆነ ድረስ ማድረግ የምችለውን አቂም ካለ እኔ ከመምከር እና ከመአገዝ የሚያስፈልገው ለምሳሌ ገንዘብ ከሆነ በገንዘብም ልረዳና ለእንዲህ ላደርግ ላደርግ እችላለሁ ማለት ነው። በምችለው አቅሜ በምችለው መጠን ማለት ነው። ስለዚህ አንድ ሰው አሁን ነው አቅም ካለህ መስራት የምችል ከሆነ ምንም የሚያጠራጥር ነገር አይደለም ማበረታታት አስፈላጊ ነገር ነው

በኢጅ መጽሐፍት ትወዳለህ የሚለው በኢጅ መጽሐፍ አዎ በጣም ነው የምወደው እና በኢጅ የሚጻፈው እንዴት ነው? አንዳንዴ መብራት እንትኖቹ ሲኖሩ መብራት ሲጠፋ ለመጻፍ በጣም አስቸጋሪ የሆኑ እንትኖች ካሉ አሁን ለምሳሌ ጊዜያቶች ካሉ አስቸኳይ ሰውን ለማስተናገድ ቢፈለግ በእንትን በእጅ ተጽፎ ይሸኛል ማለት ነው። ስትሸኝም አሸናኘቱ እንዴት ነው? ህጋዊ በሆነ መንገድ ማቴም ተቀምጦ ከዛ ህዝቡ ማለት ሰውየው ሄዶ ወደ የምፈልግበት አድራሻ ያን ደብዳቤ እስኪያደርስ ድረስ በህጋዊ መልክ ይሸኛል ማለት ነው። በእጅ የምትጻፍበት ዋናው ምክንያት መብራት ቢጠፋ አንዳንድ ኔትወርት ደግሞ በሚጠፋበት ሰዓት ላይ ያን እንደ ማካካሻ ወይም የሆነ በእጄ ተጽፎ አስቸኳይ የሚፈለግ ነገር ካለ ያን አስቸኳይ ነገሮችን ለማሟላት እንደተፈለገ አድርጎ ይጻፋል ማለት ነው። ስለዚህ አስቸኳይ ጉዳዮችን ሲያጋጥሙ ወይ መብራት ከሌለ ለመጻፍ አምቺ ቦታ ምናምን ካልሆነ ማስታወሻ ደብዳቤ ላይ የሆነ የተጽፎ ሊሰጥ ይችላል ማለት ነው። እና ያ ደግሞ የምሆነው በመንግስት አሁን በተለይ የሚከሰተው በመንግስት መስሪያ ቤቶች አስቸኳይ ህውነታውን ለማስተናገድ ወይም ካለው የስራ ድርርቦሽ ወይም የሰዎቹ የደንበኛ መጨናነቅ ምናምን የሚፈጠር ከሆነ ያን ለመቀነስ በእጄ ተጽፎ ይሸኛል ደንበኛው ማለት ነው። ስሸኝም ለሚመለከተው ሁሉ ተብሎ ነው የምትጻፈው ወይም ስፔሲፊክ የሆነ የተደረገ ወይም ድርጅቱ ራሱን የቻለ ማለት ለምመለከተው ድርጅት አሁን ለምሳሌ ለንግድ ባንክ ከሆነ ለንግድ ባንክ ለዳሽም ባንክ ከሆነ ለዳሽም ባንክ አልያ ደግሞ ለሁሉም አሁን ለምሳሌ ኢዳ የኔ ኢዳ ስረዛ ከሆነ ምናምን ለምሳሌ ኢዳውን አጠቃላይ የሚያስርዝ ማለት ኢዳ እንደሌለበት የሚያ ለሚያረጋግጥ ለሚፈልግ ሁሉ ፖሊስም ሊሆን ይችላል ለፍርድ ቤትም ቢሆን ይችላል። ያ ደብዳቤ ይሰጣል ማለት ነው። ለመመለከተው ሁሉ ተብሎ አገልሎቱ ሁኔታው ነው አሁን ለምሳሌ ለመመለከተው ሁሉም ተብሎ ደብዳቤ እንድጻፍ የሚያደርገው ሰውየው አጥያየቀው አሁን ለምሳሌ ደብዳቤ ይዞ የመጣው ደብዳቤ እኔ በዚህ በዚህ በኩል የኢዳ ነፃ ወይም ከግብር ኢዳ ነፃ የሚለውን ነገር ደብዳቤ ጻፉኝ የሚል ከሆነ በዛ ሰውየው ባቀረበው ሀሳብ መሰረት ደብዳቤ ይጻፋል ማለት ነው። ደብዳቤ ተጽፎ ይሰጠዋል ያ ደብዳቤ ይዞ ወደ የሚፈልገው ቦታ ሄዶ ያው ያሳያል አላማውን ያሳካል ማለት ነው። አብዛኛውን ጊዜ መብራት ሲጠፋ ጭቅጭቆቹ ይፈጠራሉ ሰው በእጅ መጽሐፍን በጣም አሁን በለመደብህ ማለት በረሳበት ሳዓት ለይ የድሮውን እጅ ጻፍ ጽፌ አሰጠኝም ማለት ስጠኝ ብሎ የሚያስገድዱ ደንበኞችን በርግጥ አሉ። እና ያ አሁን በእጅ የተጻፈ የኳሊቲ ወይም የእጅ ጥራት ያሉ ሰዎች አሁንም የጽፉ ከሆነ ነው እንጂ ሁሉም ጽሁፍ ጥራት ያለ ነው ማለት በጣም ከባድ ነው። ስለዚህ ጽሁፎችን ያሉ የሚሰሩ ነገሮችን ሁሉ ኳሊቲ በሆነ መንገድ ለመስራት የግድ በኮምፒውተር ላይ ኮምፒውተር ውስጥ ተጽፎ ፕሪንት መደረግ አለበት። ያ ፕሪንት የተደረገው መረጃ ነገም ያው ለምሳሌ ሌላ ሰውም ቢመጣ ከዛ ኢዲት ተደርጎ ሊሰጥ ይችላል። ማለት ሁለተኛ ሳይደከም ወይም ሳይጻፍ ማለት ነው። በእጅ የሚጻፍ ከሆነ ተዳርበ በእንግዲህ ሁል ጊዜ እጅሶን እየተ እየጻፈ እየጻፈም ከምኖር አንዴ የተጻፈውን ፋይል ደጋግሞ መውሰድ ይቻላል። ስለዚህ በኮምፒውተር ውስጥ አስቀምጠው ስቶር ሎካል ዲስክ ድራይብ ላይ ያን መረጃ ካስቀመጠ በኋላ ያ መረጃ ብዙ ነገር ሊያገለግል ይችላል ማለት ነው። ለብዙ ሰዓት ለብዙ አመታት ሊያገለግል ስለሚችል ደብዳቤ ሲጻፍ አጫጻፉ ደግሞ ሁሉን አቀፍ የሆነ ወይ የሚሻሻል ነገር ካለ እዛው ማሻሻል እና ለመመለከተው ሁሉ ተብሎ መጻፍ አለበት ማለት ነው።

ፀጉር ተንከባክበህ ወይም ተንከባክበህ ታውቃለህ ወይም በመንከባከብ ትይዛለህ ለምለው ነገር ፀጉር እኔ ተንከባክቤ አላውቅም። ማለት ፀጉር አሁን የምታጥበው እንግዲህ በሳሙና በገላ ሳሙና ከታጠብኩኝ ሌላ ለየት ያለ ነገር ለፀጉር እኔ የማደርገው ነገር የለም። እና ለፀጉር ማለት ፀጉር አሁን ስታጠብ ሻምፖ ምናምን እንዲህ አይነት ነገሮችን አልጠቀምም። የማልጠቀምበት ምክንያት ሻምፖ ምናምን ሰው አብዝቶ የሚጠቀም ከሆነ የፀጉሬ ሽበት ቶሎ ያበላል። ማለት የሻምፖ ውጤቶች እኔ አሁን አብዛኛውን ጊዜ ያየሁት ከሆነ በሰው ላይ ሽበቶችን እንዲያወጣ ቶሎ እንትን ያደርጋል ማለት ነው። ያ ከቤተኛ የሆነ አስቸጋሪ ነገር ነው። ስለዚህ ሽበት ለተለያዩ የፀጉር መሳሳት ሊያስከትል ይችላል ማለት ነው። ወይም ሚያስመልጠውን መላጣ የማድረግ ነገሮች ይታያሉ። በሻምፖ እና የተለያዩ ለፀጉር ተብሎ የሚሰሩ ቅባቶች የተለያዩ ኬሚካሎች ስላሉ የወንዶች ፀጉር በተለይ ለመላጣነት ወይም ለሽበት በጣም ቀላል እንትኖች ናቸው ማለት ነው። ስለዚህ ቶሎ እንትን ያደርጋል ማለት ነው። ወደ ሽበት ይቀየራል አሁን በተለይ ለተለያዩ ማለት በተለያዩ ሀገራት እንግዲህ የአመራት ስርዓቱ ይለያል። ግን የኛ ሀገር የሚመጣው ሰውን የሚጎዳ እቃዎቹ አጠቃላይ ማለት ነው። ፎርጂድ የሆነ በጣም እንትን የተደረገ ኳሊቲ ያለው ወደ ሌላ ሀገር ይሄዳል። እኛ ጋር የሚመጣው ደግሞ ኳሊቲውን ያልጠበቀ ምግብም ይሁን መጠጦቹ የሚመጡት ሁሉ የሰውን ልጅ የሚጎዱ ናቸው። እና ከፍተኛ የሆነ ጥንቃቄ የሚያስፈልግበት መጠጦች ምናምን አሉ ማለት ነው። ኢትዮጵያ ውስጥ ስለዚህ ያ ደግሞ በጣም ሰውን ከመጉዳት አልፎ ሌላውንም አሁን የማይጠቀመውን ሰው እንዲጎዳም ሊያደርግ ይችላል። አሁን ለምሳሌ ሜሪንዳ በጣም ሜሪንዳ አሁን ለምሳሌ እንትኖቹ ኬሚካል ላይ ውህደቱ በጣም ቀይ ነው። ማለት አሁን እንደ ሌሎች ሀገር ሌላ ሀገር የሆነ እንደ እንዴ ቀለል ያለ የሆነ ቀይ ቀለል ያለ ቀይ ሳይሆን በቃ የሆነ ቀለል ያለ እንትን ነው። ግን ኢትዮጵያ ውስጥ ሲመጣ እንዴት ነው? በቃ በጣም የሆነ ከለራይዝድ ነው። ሁሉም ነገር ፋንታን ብትለው ስፕራይት ብትለው በቃ ሁሉም ነገር በቃ ከለር ካልሆነ በስተቀር አያምራቸውም ማለት ነው። ከለር ደግሞ በጣም የሰውን ልጅ ይጎዳል ማለት ነው። ስለዚህ ምንም አሁን ኬሚካል ለማለት ምንድን ነው? ከለሩ የሰውን ልጅ የሚጠቅም ነገር ፍሌቨር አይደለም። እና ከለሩ ሲሰራ ማለት የተለያዩ የኬሚካሉ ሂደት እና ውጤቶች ናቸው። አሁን አሲድም እዛ ውስጥ አለ። የተለያዩ ኬሚካል ውህደት ውጤቶች አሉ። እና ያን አምኖ ዝም ብሎ መጠጣት ከበጣም ከባድ ነገር ነው። እና ልክ እንደዛ ለደግሞ ለፀጉርም እንዲሁ የሚሰሩት ስራ በጣም የሚያስጠላና የስራ ባህሪን ያልጠበቀ ስለሆነ። ወደ አፍሪካ ሀገራት የሚላኩ እቃዎች በአጠቃላይ ኳሊቲ ወይም የደረጃውን የጠበቁ የኢንተርናሽናል ስታንዳርድ የሚያሟሉ አይደሉም። አጠቃላይ ዝም ብሎ የሚሰሩና በግምት የሚሰሩ ወይም በሎካል የሆነ ቦታ የሚሰሩ እንትኖች ናቸው። እንጂ እንትኖቹን አሁን በትላልቅ ፕሮጀክቶች እንትን ተደግፈው የሚሰሩ ኳሊቲ ያለው እቃዎችን ወደ ኢትዮጵያ ያመጡም ማለት ነው። ሲያመጡም የሆነ ትናንሽ ቤቶች ውስጥ ታሽገው እንትን የተደረጉ እቃዎችን። ቤተ ሙከራ ትናንሽ የሆነ ተደብቆ ሰው የሚሰራ የህገ ወጥ ስራዎችን። ነጋዴዎች በተለይ ገዝተው ወደ ሀገር ያስገባሉ ማለት ነው። ይሄ በጣም ተጠያቂነት መኖር የምገባው ነጋዴዎች በነጋዴዎች ላይ ማለት ነው። ነጋዴዎች በጣም የሰውን የሆነ የክፋታቸው ጥግ የሰውን ህይወት የሚቀጥፍ ነገር ሰርተው አምጥተው ልክ በቃ ገንዘብ ያገኛል ይሄ አግባባዊነት የጎደለ ኢሰባዊ የሆነ አስተሳሰብና አመለካከት ነው

የጫማ ቁጥር ስንት ነው? እኔ የማደርገው ጫማ አጠቃላይ ማለት አብዛኛው ጊዜ ሰፋ ያለ ሰላሳ ዘጠኝ ቁጥር ነው ማለት ነው። አሁን ጠባብ ከሆነ ሰላሳ ዘጠኝ አይሆነኝም ስለዚህ የማደርገው የምለብሰው ጫማዎቹ በጣም ሰፋ ያሉ ሰላሳ ዘጠኝ ካልሆነ ደግሞ ጠበብ ያሉ ወይም ትንሽ ጠበብ ያሉ አርባዎቹ ምናምን አደርጋለሁ ማለት ነው። ስለዚህ እግሬም ማለት ረጅምም አይደለም አጭርም አይደለም እና መካከለኛ እገር ነው ማለት ነው። ፅስለዚህ የሚያስፈልገኝ ጫማ እንትን ያ ነው ግን አብዛኛውን ጊዜ የሚሰሩ ጫማዎቹ የተለያዩ ስታንዳርድ አሁን ኢንተርናሽናል ስታንዳርድ ጠብቀው የሚሰሩ ጫማዎች አይደለም ጫማ በተለያየ አንግል ይሰራል ስለዚህ ጫማን ለብሶ አይቶ ነው መግዛት የሚቻለው ማለት ነው። ሰው አይቶ እንደዚህ አይቶ ጫማ ይበቃል አይበቃም የሚለው ነገር በጣም አሁን አሁን እየከበደ ነው ማለት ነው። ስለዚህ ትላልቅ ጫማ ሆኖ ግን ትንሽ ቁጥር ያለ አለ ማለት በትንሽ ቁጥር ትንሽ እንትን ጫማ ሚመስል ግን በውስጡ ማለት ውስጡ በጣም ሰፋ ያለ ያለ ጫማዎቹን ይፈጠራሉ እና እንደዚህ አይነት ነገሮቹን ነው በቃ ሁሉም ነገር ሲፈጠር ስታንዳርዱን የጠበቀውም ኢንተርናሽናል ስታንዳርዱን የጠበቀ መሰራት ሲገባ አሁን የሚሰሩ ጫማዎች ደግሞ ኢንተርናሽናል ስታንዳራርድ ሳይሆን በራሳቸው ፍላጎት የሚሰሩት በራሳቸው ፍላጎት ለክተው የሚያደርጉት ነገር ስለሆነ ያን ነገር የሚያስቀር የአለም አቀፍ ስርዓት ቢመጣ በጣም ጥሩ ነው። ምክንያቱም የሚሰራው ስራ ሁሉ ማለት አሁን ጫማ ምናምን ሎካል ተቀምጦ ከቆዳ ምናምን ቢሰራ አሁን እስሞል ኢንተርፕራይዝ የምንለው እነሱ ሰርቶ እንትን የሚያደርግ ከሆነ ችግር የለም አሁን እንደ ምግብ እና እንደ መጠጥ ምናምን አይደለም። ስለዚህ እነዛን መስራቱ አንድ ነገር ሆኖ ግን ኢንተርናሽናል ስታንዳርድን አሟልቶ መስራት በጣም አስፈላጊ ነገር ነው ማለት ነው። ስለዚህ እንደ ሌሎች ምግብና መጠጥ እንደ የሚበሉና የሚትጠጡ ነገር ስለ አይደሉ በሰው ልጅ ላይ የሚያደርሰው ጉዳት ያም በዛም አይደለም ግን ለሰው ልጅ አሁን የእግር ተረከዝ አካባቢ አስፈላጊውን ምቾት የሚሰጥ የተስተካከለ ነገሮች እንዲኖሩ የማድረግ ይሄ ደግሞ እንግዲህ የፈጠራና ሰው የመስራት ኪህሎት ነው ማለት ነው። ስለዚህ እንዲህ አይነት ነገሮችን አዳብሮ እያንዷንዷን ነገር በየቀኑ ራሱን አፕዴት የሚያደርግ የኢንተርፕራይዝ ስራ ዘርፍ ላይ የተሰማሩ ሰዎች ይህን ነገር አስተካክለው ቢሰሩ ለቀጣይ ደግሞ አንደኛ የራሳቸውን የገብያ መዳረሻቸውን ያሰፋሉ ማለት ነው አሁን ለምሳሌ አብዛኛው ጫማ የሚሰራው ኢትዮጵያ ውስጥ አይደለም ጫማ ይሄ ፕላስቲክ ጫማዎቹ ካልሆኑ በስተቀር በጣም እንትን ጫማዎቹ የሚሰሩት ከውጭ ሀገር ውጭ ሀገር ሲባል ቻይና ምናምን ነው። አብዛኛው ጊዜ የኢትዮጵያ ምርት ማለት ከቻይና ነው ወደ ኢትዮጵያ ምርቶቹ የሚገቡት ማለት ነው። ያ አብዛኛው ቻይና ደግሞ ኳሊቲ የሌለው እቃዎችን ለኢትዮጵያ ወይም ለአፍሪካ ሀገራት ታስረክባለች ከዛ ደግሞ ኳሊቲ ያሉ ልብሶችን ምኖችን ምኖችን ደግሞ ወደ አሜሪካና ወደ አውሮፓ ይልካሉ ማለት ነው። እና ያን ደግሞ ዋጋው እኮ ውድ ሆኖ ሳይሆን ሲግብግብ የኢትዮጵያ ነጋዴዎች ናቸው እንዲህ አይነት ነገሮችን የሚያደርገው፤ ሁለተኛ ደግሞ መንገድ ላይ ሲመጣ ቀረጥ የሌለ ቀረጥ ነው አሁን አንዴ በአንድ ሚሊየን አምጥቶ አንድ ሚሊየን ደግሞ ሁለት ሚሊየን አድርጎ ቀረጥ የምወሰድበት ሀገር ነው ከእቃው ይሊቅ የቀረጥ ዋጋ ሰማይ የሚደርስበት ሀገር ስለሆነ ያም አይፈረድም ስለዚህ እንዲህ አይነት ነገሮቹን መንግስት በራሱ የሚያስተካክልበትን መንገድ ማስተካከል ሌሎችም ደግሞ ከራን ነጋዴዎችም ቢሆን የእውነታነትና የተመሰረተ መረጃዎችን አቅርቦ ከመንግስት ጋር መደራደርና መከራከር አስፈላጊ ነገር ነው ስለዚህ እነሱም ሰርቆ እንትን አድርጎ ከሌላ የሆነ ከተለያዩ ቦታ ያመጣል መንግስት ደግሞ በዛ ላይ ቅጣትና ወለድ በዛ ላይ ይጥላል አሁን አላስፈላጊ እንትኖቹን ከመንገድ የተገዙ እቃዎች ተብሎ ታሪፍ ይጣልባቸዋል እነዛን ደግሞም መክኑም ባለሀብቶቹ ደግሞ አያምኑም በቃ ገንዘብ ስላላቸው ብቻ ሁሉም ነገር በገንዘብ የሚሆን ይመስላቸዋል

ጥም ታውቃለህ ይላል አዎ ጥም አሁን ለምሳሌ ሰው ጠማ ማለት ወይን ተጠማ ማለት አሁኑ ውሃ ምናምን ሰው ስትጠማ ጥም ነው የሚባለው። ስለዚህ ጥሞ የሚከሰተው አሁን በጣም አሁን በረሃ ማለት ብረሃማ አካባቢያት ለሰው ነው ሲለጥም የሚያውቀው ማለት ነው። አሁን በጣም አሁን ፀሀይ ምናምን ሲያቃጥል ሲያብለበለብ ምናምን ውሃ የሌለበት ምናምን ከሆነ በጣም ይጥመዋል ማለት ነው። ውሃ ማለት ነው። በቃ የሆነ አንዳንዴ ውሃ ሲያጣ ሰው ራሱን ሽንቱን የሚጠጣበት አማራጭ ካጣ። ያለበት ሁኔታዎች አሉ። አሁን ለምሳሌ በተለይ እኔ አላየሁም ግን በአፍ ታሪክ ወታደሮች ድሮ በጣም ረሃብ ተነሳ እነሱ በጦርነት ላይ ያለ መበላና መጠጣ ነገር ሲደለልህ የቅመል ሽንት ምናምን እየጠጠን ነበር። እኔ እኛ እየተዋጋን የነበረው ምክንያቱም ውሃ ማግኘት ሲል አልቻልን በዛ ነበር። እየተዋጋን ማለት የጠጠነኝን ነበር የተዋጋን ያለነው ምናምን ሲባል። ሰምቻለኝ እና ያ ግን እኔ እውነት ለመናገር የሚያሳምነኝ ሀሳብ በግዘው ልጅም ስለነበርኩኝ ሀሳባቸውን አምኛለሁ። ግን አሁን ጻድቅ ሳስበው ከውሸተውም ልብ ወለድ ይመስለኛል። ሰው የገበሌን ሽንት መጠጣት ምናምን አዎ ከባድ ነገር ስልጥን ገስ በስልጤና ላይ መልካም ነገር ከሆነ ያሰለጥኗቸው ይችላል። እንጂ ይሄንን ይጤታ ግመል ሽንት የሚያሰጣቸውም አይመስለኝም። እና ይሄ ደግሞ ሰው ከራሱ ወደ የፈጠረ የውሸት ሊበውለድ አይነት ንገሪ ይመስለኛል። እና ያ ጥም የሚባለው ነገር። እንግዲህ እኔ እንግዲህ ልጅ እያለሁ ነው ስለ ጥም እንደ ያንዴ ተርበን እንዴ እንዴት ተጠምተን ምናምን ብሎ ሲያወሩ እሰማለሁ። እና እንግዲህ ጥም እኔንም ቢሆን የሚያጋጥመኝ ምንድነው? በጣም እንትን ባልለበስ አለ ውሃ በሌለበት ቦታ አይቼ አሁን በረሃማ አካባቢ ምናምን ከሆነ በዳ በደንብ ያለባል ካለ ካለአበ በኋላ ያ በሰውነት ላይ ያለው ውሃ። ላም ምክንያት ከወጣ በኋላ በጣም ነው ውሃ የሚጠማው። እና ውሃ ፍለጋ እንግዲህ ወደተለያየ ቦታ ይከዳል ወይ ካልሆነ ደግሞ ውሃ አለበትን እንትኖችን ጻፎችን የምትፈልገውን የምትፈልገውን ያስገዳል ማለት ነው። አሁን ውሃ ያሉባቸው ዛፎችን ፈልገው ከዛ ስራውን ሲበላ ውሃ በውስጡ ስላለ ኮንተንቱ ማለት ነው። የጥሞን ሊያረካ አይችልም። ስለዚህ እንደዚህ አይነት ነገሮች አሁን ፋፋ ያ ምናምን የሚቀይ ከሆነ። የተለያየው ለጥብ የሚሆነው ውስጡ ውሃ የያዙን ሚኒራል ማለት ኢንተርኖች ካሉ እነዛን መጠቀም ድክ ውሃ እንደጠጠነ አይነት ነገር ነው የሚሆነው ማለት ነው። ስለዚህ አይነት ነገሮችን በድርቅ ቦታ ላይ ወይም የሆነ ድርቅ በመከሰት ይበዛል። ላይ እንደዚህ አይነት ነገሮችን ከሌላ ቦታ የማምጣት አሁን አባብ ያለበት ምናምን አካባቢ ከሆነ ምንም አያስፈልግም ማለት ነው። ውሃ ምናምን ብዙም ላያስፈልግ ይችላል። ውሃ በአንድ ውሃ በአንድ ጎን ውሃ ነች በአንድ ጎን ደግሞ እንደ ፍራፍሬም ትበላለች እና ስለዚህ ያው ሀባብ ራሱን የቻለ ውሃ ነው ማለት ነው። ስለዚህ ውሃውን በአንድ ጎን እየጠጣ በአንድ ጎን እንግዲህ የሚገቡንም ትበላለህ ማለት ነው። ሁለት በአንዴ ያዘ ነገር ነው። እና ልክ እንደነ አባባይነት እንደነ እንደኔ ባፋያ አይነት ያሉ እንትኖቹ ውሃማ ስለሆነ ውሃን ስለያዙ በውስጣቸው ይጠቅማል ማለት ነው። በጣም ነው የሚጠቅመው እና ለየት ያሉ እንቲኖች ውሃማ ማለት ውሃ የሚበዛበት ፍራፍሬዎች ናቸው። እና እንደዛ እንዴ ለድርቅ አክባውም ሰው ለጥባት መጠቀም ይችላል ማለት ነው። አሁን ጥም የባለው ነገር በጣም ከባድ ነው። አሁን ሰውን ከያዘ ውስጥ በጣም ማለት አሁን ሰው ይሄም ጥም የሚባለው ነገር መፈጠር እንዴት ነው? ውስጥ ያለው አሲድ ውሃማ እንትን ሲጠፋ አሲዱ እርስ በእርስ መባላት ሲጀምር ያው እንግዲህ አይነት እንዲህ አይነት ስሜቶቹ ይሰማሉ ማለት ነው። ስለዚህ ጥማለት ያ ነው። ለኔ

ብስክሌት ትጋልባለህ ብስክሌት ያው ልጅ እያለን እንግዲህ ምን ጋልባቸው በጣም አስቸጋሪ ቦታዎችም እጋልባለን እና ብስክሌት ልጅ ልጅነት ትዝታ ነው። ማለት ነው። አሁን እንግዲህ ካደኩኝ በኋላ ብስኪሌት እንግዲህ ማለት እንትኑ የመሬት አቀማመጡ ብስክሌትን የሚያስጠቅም ስል አይደለም ብዙም ብስክሌት አልጠቀምም ማለት ነው። አሁን የመሬት አቀማመጥ አሁን ያለው ከተማ ኮረብታማና የሆነ ቁልቁሎት አይነት ነገር ስለሆነ ብዙም የሚያስፈልግ አይደለም ማለት ነው። ብስክሌት ወይም የሚያስፈልገው ምንድነው? ሞተር ነው ማለት ነው። ሞተር ወይም በነዳጅ የምሰራ ጉልበቴ እንትን የሚበሉ ማለት ዳገትን መውጣት የሚችሉ ነገሮች ናቸው። እንጂ ብስክሌት አሁን የሚጠቅም ነገር አይደለም። ብስክሌት ልጅ እያለን እንግዲህ ከዳገት ወደ ቁልቁለት ቁልቁለት ሆነታቸው በቃ ይቺ ለቀን ምናምን የምንሆነው ነገር አናውቅም። ያው ልጅም ስለሆንን የአንዳንዷን ነገር የምንሆነው የሆነ ደስ ስለምለን እናደርጋለን በዚህ ሁሉ ግን የሚጠብቀው እግዚአብሔር ነው። እና እግዚአብሔር ጠብቆ ለዚህ ጊዜ እና ሰዓት አድርሷል። እና በተለይ አንዴ ጓደኛዬ ምን አደረገ ብስክሌት እንትን ያለ ልጅ ያለን ማለት ነው። ብስክሌት ያለ በር የሰው በር የሰው ቤት በር ክፍት በነበረበት በዛ ቀጥታ ወደ ሰው ቤት ቀጥታ ነው የገባው እና እንዲህ አይነት ነገሮቹ ይፈጠራሉ። እና ለዛ አላስፈላጊ የሆነው እንትኖችን ችግሮችን እያመጣን ነበር። እና አሁን የተሻለ ነገር አሁን ብስክሌት አንጠቀምም። እንግዲህ አስፈላጊ ከሆነ ሞተር ነው የምንጠቀመው። ሞተር ስለሆነ ሞተር ለመቆጣጠርም እንትን ለማድረግ ብዙ አሁን ነዳጅ ለቆ ወይም ፍሬን ለቆ የሚሄድ ሰው ካልሆነ በስተቀር ሁሉንም ነገር የሚቆጣጠር የሚቻልበት ሂደት አለ። አሁን ብስክሌት ልጅ እያለን በጣም ነው እንትን እንረግጣለን ማለት መረቀጫውን በጣም ከረገጥን በኋላ ፍሬን ለቀን ወደታች እንግዲህ ቁልቁለት ነው። እንሄዳለን ያ ነገር በሞተር ላይ እንዳይደገም በጣም ከፍተኛ የሆነ ጥንቃቄ የሚያስፈልግ ነገር ስለሆነ። የሞተር ማለት ስፒዱ በጣም ከፍተኛ ስለሆነ ፍሬን ተበጠሰ ወይም የፍሬን ተበላሸ ማለት የሄደው አቅጣጫ እንግዲህ በጣም ከባድ ነው ማለት ነው። ስለዚህ ጥንቃቄ በእያንዳንዱ መንገድ እና በሚሰራቸው አሁን በሚነዳቸው መንገዶች በጣም ጥንቃቄ ያስፈልጋል። ለምን ቢስክልት ይቅርና መኪና ለምን አይሆንም? ጥንቃቄ የሌለ አነዳድ በጣም የተለያዩ ዋጋዎችን ሊያስከፍል ስለሚችል። ነገሮችን በየሰከነና በታለመ እቅድ አሁን ለምሳሌ መኪና የሚነዳ ሰው ለመኪና የሚያስፈልግ ግብአቶችን መጀመሪያ እያንዳንዷን ነገር ማሟላቱ መኪናው ማሟላቱ ቼክ ያደርጋል ማለት ነው። አሁን ከነዳጅ ጀምሮ እያንዳንዷን ነገር ይሄ ጎማው እንዴት እንደሆነ ዞሮ ይሄ ደግሞ በመኪና ሲሄድ ሰው ገብቷል። አልገባም ሌሎች እንስሳት አለ የለም የሚለውን ነገር እያንዳንዷን ነገር የጎማ ሲር ካየ በኋላ ሞተር የማስነሳት ስራ ይዘራል አለን ነው። መተል ካስነሳ በኋላ ያው ቀዝቀዝ ከያለ ከሆነ አነሰ ቢባል ከሃያ እስከ ከሁለት እስከ ሶስት ወይም እስከ አስር ደቂቃ ምናምን የማሞቅ አሁን አድሮ ቀዝቃዛ ቦታ ላይ አድሮ ከሆነ እስከ ሰላሳ ደቂቃ የማሞቅ ሁኔታዎቹን ያልፋል ማለት ነው። ሞተሩ ምናምን ከሞቀ በኋላ እንትኑን ያስነሳል ማለት ነው። ማለት ማርሽ ምናምን ፍሪሲዮን ተረግጦ ማርሽ ከገባ በኋላ ያው ፍሪሲዮን ደግሞ ወደ መሃል ያደርስና ቀስ አድርጎ ፍሬኑ ተለቆ ነዳጅ ይሰጣል ማለት ነው። ነዳጅ ሲሰጥ ደግሞ እንዳይዘል ቀስ ተደርጎ ትንሽ ነው ማለት ነው። ትንሽ ነዳጅ ይሰጣል ከዛ በኋላ መኪናው መንቀሳቀስ ይጨምራል። መኪናው ሲንቀሳቀስ ደግሞ ይሄ እንግዲህ ለብዙም መኪና ነድቶ ለማያውቅ ሰው ቀለል ያለ መንገዶች ናቸው ማለት ነው። እንዲህ አይነት መንገድ በመከተል መኪናን መንዳት ይቻላል። ምናምን ብዙም አይከብድም። ብስክሌት እንኳን ሊከብድ ይችላል አሁን ለጀማሪ መኪና አይደለም

የቀን መቁጠሪያን ትጠቀማለህ የሚለው? እኔ የቀን መቁጠሪያን የምጠቀመው ካላንደር የስልክ አንድሮይድ አፕሊኬሽን አለ ማለት ነው። ያን በዛ አማካኝነት የጊዜ እንትኖችን ካላንደሮችን እጠቀማለሁኝ ያ ካላንደር ደግሞ አስፈላጊ ሆኖ ሁሉንም ካላንደሮችን የያዘ ስለሆነ ብዙም አልቸገርም። እና ካላንደር አስፈላጊ የሆነበት ሁኔታዎቹ ሲፈጠሩ የካላንደር እንትኖችን እጠቀማለሁ። እና ካላንደር አብዛኛውን ጊዜ በኢትዮጵያ ውስጥ የሚካሄደው ብዙ አይነት ካላንደሮች አሉ። አሁን ለምሳሌ ዘመን መለወጫ እንቁጣጣሽ ማለት ነው። ዘመን መለወጫ መስቀል በዓል ምንድነው? ሌላ ይሄ ገና ፋሲካ የመሳሰሉ ባዓላቶች አሉ። ከዛም አልፎ ተርፎ ወዛደር ላባደር ጥምቀት ምናምን እነዛም ማለት ያከብራሉ ማለት ነው። ስለዚህ የእያንዳንዱን ነገር ለማወቅ በጊዜ ስሌዳ መሰረት እያንዳንዷን ነገር ለመከታተል እና አሁን ለምሳሌ በተለይ የመንግስት ስራ ሰዓትን ከማክበር አኳያ እያንዳንዷን ነገር ካላንደር በዛ መሰረት አውጥቶ መንቀሳቀስ አስፈላጊ ነገር ነው ማለት ነው። እና ያ ነገር ሰው በዚህ በካላንደሩ መሰረት ሲንቀሳቀስ ሁሉንም ነገር ማዘጋጀት ይችላል ማለት ነው። በኢትዮጵያ በተለይ ደግሞ በጣም የሚያስጠላው ነገር ከስራ ባህል አኳያ ካላንደር በመብዛቱ ነው ማለት ነው። ካላንደር ደግሞ በጣም አስፈላጊ ሆኖ ሳይሆን ዝም ብሎ የተፈለገበት እንትን የሚካሄዱ የካላንደር አይነት ውስጥ ሲለሆኑ ነው። ቢቻል ቢቻል ከዚህ በጣም አስፈላጊ የሆኑ ካላንደሮችን አስቀባ አስቀርታው ሌሎችን ደግሞ ያው ሰው እየሰራ ካላንደርን የሚያከብርበት ስራ ላይ ሆኖ እንትን የሚያደርግበትን ነገር ቢያመቻች በጣም መልካም ነው። ስለዚህ መንግስት እንደ መንግስት ማድረግ የሚገባው ነገር ምንድነው? ካላንደር ተብሎ የሁሉም ነገር ቢሮ ዝግ ሆኖ ስራ ዝግ ሆኖ ሁሉም ሰው ስራ ትቶ እንዲዝናና ሳይሆን ስራ እየሰራ ካላንደሩንም እንዲያከብር ማድረግ የሚቻልባቸው መንገዶችን መንግስት በበኩሉ ቢያመቻች በጣም መልካም ነው። ይሄ ደግሞ ሃይማኖት ተቋማትም ቢሆን ካላንደር ዝም ብሎ የኔ የራሱን በቃ አሁንም እንደውም ካላንደር እንዲደረግ የሚፈልጉ አካላት አሉ ይሄ በዩኒስ ዩኒስኮ አልተመዘገበም ምናምን ምናምን የሚሉ ማለት ነው። ስለዚህ እነኚህ ሰዎች እኔ ሳስበው ጤነኛ አይመስሉኝም ምክንያቱም ከስራ ሰዓት ለመቀነስ የሚፈልጉ የሚጣጣሩ ሰዎች ስለሆኑ። ቢቻል ቢቻል እነዚህ ሰዎች የጤና ህክምና ቢያገኙ መልካም ይመስለኛል። ለምን ቢባል? አንድ ሰው አሁን ለምሳሌ እንደ ሀገር ማሰብ ሲጀምር ካላንደሮቹ እንደ ሀገር በጣም በዝተዋሉ እና በዛ ላይ ደግሞ ሌላ ካላንደር መጨመር ማለት እንግዲህ ይሄ ሰውዬ ጤናማ አይደለም። ቢቻል ካላንደሮችን ካሉበት ቀንሰው የተወሰነ በጣም አስገዳጅ የሆኑ ካላንደሮችን አስቀረተው ያንን ወደ ስራ ማለት የመንግስት ስራ ሰዓት ቢቀየር መልካም ነው። እና እንደዚህ አይነት ነገሮችን ደግሞ የሚናገር የሚደግፉ ሰዎችን ብዙውን ጊዜ ሰዎች ይጠሏቸዋል ማለት ነው። አሁን ስራን ከመጥላት የተነሳ ያን ያደርጋል ስራም ደግሞ በኢትዮጵያ እውነት ለመናገር ስራ የሚሰራ ሰው አይከበርም ስራ የሚሰራ ሰው ሳይሆን የማይሰራ ሰው ወሬ ሚያመላልስ ሰው ነው። እንግዲህ በልጽጎ እና ተለውጦ የሚታየው እና ሌቦች አጭበርባሪዎች ናቸው። ስራ የሚሰራ ሰው በስራው ተከብሮ ሽልማት ጎበዝ ተብሎ እንዲህ አይደረግም። ሰው በሚሰራው ላይ ሙድ ይያዝ እና ከዛ ያኛው ደግሞ ይጠቀማል ማለት ነው። ይሄ በጣም አስቀያሚ እና ክፉ የሆነ ድርጊት ያለበት አሁንም መስሪያ ቤት አካባቢ ጸንተ ሰርተህ ለፍተህ ግን የሚበላው ነገር የሚበላ ሰው ሌላ ነው ይሄ በጣም የሚደብር ስለሆነ

ከፀሀይ እንዴት ትጠብቃለህ? የሚለው እንትን አሁን ከፀባይ ፀሀይ አሁን ለምሳሌ ማልጠበቅበት ምክንያትም ሊኖር ይችላል አንድአንዴ። አስቸጋሪ የሆኑ ሁኔታዎች ላይ መጓዝ የሚያስፈልግ ነገር ሊኖር ይችላል። እና በዛ በዛ ደግሞ እራሴንም ሌላንም ሰው ከፀሀይ መጠበቅ ላልችል እችላለሁ ማለት ነው። ስለዚህ አብዛኛውን ጊዜ ከፀሀይ ሰው እንትንሚለው የሆነ ጥላ ያለበት ዛፍ ያለበት ተጠግተው ነው እና። ያ የሌለበት ቦታ ላይ ሰው እንዴት ይሄዳል? እንዴት ይሆናል? ነው ዋና አላማ አሁን ለምሳሌ ወደ ሳውዲ አረቢያ ብንሄድ ሳውዲ አረቢያ ላይ ሰው ከመኪና ወይም ከቤት ወጣ ማለት ይቀልጣል እዛው ይቀልጣል። ስለዚህ ያኔ እንትን እንዴት ባለ መንገድ አሁን ሰው መጓዝ እና መስራት ይቻላል የሚለውን ነገር ማየት ነው የሚያስፈልገው ማለት ነው። በረሃማ በጣም በረሃማ ስለሆነ በጣም አስቸጋሪ ያደርገዋል ማለት ነው ሁኔታው አሁን። ስለዚህ ነገሮችን በዛ ልክ ማየት በጣም አስፈላጊ ነገር ነው። አሁን እኔ በበኩሌ እንዲህ አይነት በረሃማ ቦታዎችን ምናምን የሚሄዱ ሰዎችን አልመክራቸውም ማለት ነው። ስለዚህ ያ እንዲህ አይነት ቦታዎቹ ሰውን በጣም በረሃማም እንትን ስለሆነ ሊጎዱ ሁሉ ይችላሉ። ስለዚህ በጣም ጥንቃቄ የሚያስፈልግበት ቦታ ምናምን ስለሆነ ሰው እንኳን በእግር መራመድ ምናምን የማይችልበት ነው። እግር በእግር መራመድ ማለት ምንም የሚቻል ነገር ስላይደለ ሁሉም ሰው ሲራመድም ሲሰራም በመኪና ተንቀሳቅሶ ስለሆነ በመኪና እያንድአንዷን ነገር ያደርጋሉ ማለት ነው። ስለዚህ በጣም ማለት መኪናውም ቀዝቀዝ ያለ እንትን ያለበት ይሄ አይኤሲ ያለበት መሆን ስለሚገባ ሁሉም ነገር በእንትን መሰረት አይሄድም ምንድነው ሰው በሚፈልገው መሰረት ላይሄድ ስለሚችል በጣም ሞቃታማ አየር ፀባይ አለ ሞቃታማ ብቻ ሳይሆን ለሰው ልጅ የአየር ፀባዩ ተስማሚ አይደለም። ለማንም ቢሆን ማለት ነው ተስማሚ ስላልደለ እንዲህ አይነት እንትኖችን ሰው አሁን ወደ ስራ ስምሪት ስኬድም እንዲህ አይነት ነገሮችን ብዙም ሰው ኮንሲደር አያደረግም ማለት ነው። ሙቀቱን ምኑ ምኑ የስራ በርግጥ ሊሰራ ይችላል። እና ስራዎችንም ለመስራት በህይወትን እንግዲህ አደጋ ላይ ጥሎ የሚሰራ ሰው የለም ስለዚህ ህይወትን አደጋ ላይ ከሚጥል ስራው ቢቀር ይቀላል ማለት ነው። 'ሶ' ስራ ማለት ደግሞ ለሰው ልጅ በጣም አስፈላጊና ወሳኝ ነገር ስለሆነ ሰው ስራን ማማረጥምሆነ እንትን ማለት በጣም ከባድ ነገር ነው። 'ሶ' ለዛ ሲባል ስራው ሰው ስራን ላለማማረጥ ሲባል እንግዲህ ስራን ከተለያዩ እንትኖች ጋር ሆኖ ስራ ለመስራት ጥላን ወይ ምቾትን ላይፈልግ ይችላል ማለት ነው። ጥላን መፈለግ ማለት ደግሞ ምቾት መፈለግ ምናምን ሳይሆን ለጤንነት ወሳኝ ነገር ነው። አሁን ቆዳን ራሱ እንትን ከሆነ ፀሀይ ከሆነ ቆዳን እስኪቀይር ድረስ ያልባል ያደክማል በጣም እንትን ያደርጋል። በዛ የሰውነት ቆዳ ከለሩው እስኪቀየር ድረስ ለእንትን ሊያደርግ ስለሚችል በጣም ከባድ ነው ማለት ነው። ለዛ የሚያስፈልጉ የስራ ሁኔታዎችን ክህሎቶችን እንትን አርገው በቃ በፀሀይ የማያራምድ የማያሰራ ነገሮችን የማድረግ አስፈላጊ ነገር ነው ማለት ነው። ስለዚህ በአንድ ሀገር ውስጥ የተለያየ የሙቀት እና የማለት ቆላማ ደጋማ የተለያዩ የአየር ፀባያት የተሸከሙ እንትኖች ሊኖሩ ይችላሉ ቦታዎቹ ማለት ነው። ስለዚህ አሁን እኔ አሁን ባለሁበት ቦታ ሁለት አይነት የአየር ፀባይ ያለበት አካባቢ ነው። ሁለት ምንድነው ሶስት ግማሹ ፓርት ደጋማ ግማሹ ፓርት ደግሞ ቆላማ ሲሆን ግማሹ ደግሞ ወይና ደጋ የሆነበት አካባቢ ነው አሁን እኔ ያለሁት በራሴ ማለት ነው። ስለዚህ እንደዚህ አይነት አካባቢዎችም ሊኖሩ ስለሚችሉ ሰው ቆላማ አካባቢ ወደ ወይና አደጋ ቢመጣ ወይና አደጋ ላይ ደግሞ እንትን የሚል ሰው ወደ ደጋ ቢመጣ አሪፍነው ማለት ነው።

በምን ትመገባለህ? እኔ ምመገበው ምግብ በኢጅ ነው ምበላው። እ ፈረንጅ አደለሁም። እና ፈረንጆች አብዛኛውን ጊዜ እሚበሉት በኢጅ ሳይሆን በማንኪያ ካልሆነ በሹካ ነው ማለት ነው። እኛ አሁን ሀበሻ ወይም አውርቃውያን አብዛኛውን ጊዜ ሚግብ የምንበላው በኢጃችን ስለሆነ በኢጃችን አስተካክለነው እንበላለን። እና ያ አበላል ስራት ደግሞ ፈረንጆቹ አያውቁትም። ሂንዶች ካሎኑ በስተቀር ኤ ሌሎች በኢጅ የምበላበትን አሰራር ኧ አያውቁም። ለዛ ኢከብዳቸዋል ማለት ነው። አያያዙንም ሲጀመር አይችሉም። ያ ያ ኢንግዲህ ለየት የሚያደርገን ባሂል አለን ማለት ነው። አሁን እንደ ኢቶጦቢያ የተለያዩ ባሂል ቢኖራትም አሁን ዶሮ ወጥ ምናምን ተሰርቶ ሚበላው እንግዲ በኢጅ ነው ማለት ነው። ሌላ አገራት ወይም ቢሆን በሹካ ኤ እንትን ተደርጎ ይበላል። ኢኔ እንደውም አንድ ያየሁት ነገር እ ምንድነው ዶሮውን ዶሮ ስ ማለት ኢሄ እንትኑን ምን ያደርጋሉ ሙሉ እንትኑ ከተገፈፈ በኋላ እ ምን ይደረጋል ወፍጮ ውስጥ ማለት ይፈጫል ማለት ነው። ከናአጢንቱ ከተፈጨ ቧላ ያን ሚንያደርጋል ሲጋውንና አጢንቱን ቂጣ ከዱቀት ጋር ያዋህዱና ቂጣ ይሰራሉ ማለት ነው። ቂጣ ከሰሩ ቧላ ማለት አሁን አንዳንድ እሚያስፈልጉ ቅመማ ቅመሞች አሉ። ቅመማ ቅማዎችን ጨምሮ ቅጣ ይይሰራሉ። ያ ቅጣን እንግዲህ መመገብ ማለት ነው። ኢሄም ራሱን የቻለ እ የሌላ ሀገር ባሂል ነው። አሁን እንደ ኢትዮፕያ ባሂል የሚባሉት ዶሮ ወጥ እ አዘጋጅቶ እንደዚ የመመገብ ነው ማለት ነው። አሁን ዶሮ ወጦች በተለይ ለመስራት በጣም አድካሚና አሰለቺ ስራዎች ናቸው። ግን ይኢሄን ሁሉ ሴቶች ሰርተው እ ለቤተሰብ ያቀርባሉ። እና እንደዚ አይነት እ እንትኖቹ ባሂሎቹ ጥቅም ላይ ይው የምውሉም አሉ። ስለዚ ከተለያዩ አገራት መተው ያሉ መጎብኘትም፣ ማየትም፣ ኢ መመገብም ይችላሉ። ስለዚ እያንዳንዱን ባሂል እና ወግን ጠብቆ እያንዳንዱ ነገር እ ይሰራል። አሁን ሚግብ አመማ አመጋገብ ስርዓትም የኢትዮጵያ የሚግብ አመጋገብ ስርዓት ይለያል ማለት ነው። አሁን ሰው ማጊብ እየበላ እ ሳይድ ቶክ ወይም ኬጎን ካለው ሰው ጋር ወይም ፊት ለፊት ካለው ሰው ጋር ኒግግር መፈጸም እ ተገቢ አይደለም ይላል። ስለዚ ምግብ፣ ማዕድ ወይም ማዕድ ኪብር ስለሆነ ሰው ማዕዱን ከጨረሰ ቧላ ነው ኒግግር ሚቀጥለውና ሰው እበላ ኒግግር ማድረግ የተከለከለ ማለት ነው። ስለዚ እንዲ አይነት ነገሮችም ሲላሉ ኢሄም ራሱን የቻለ እ አንድ እ የሚጊብ ባሂል ማለት ነው። ሚጊብ አበላል ባሂልም ስለሆነ እንደዛን ነገሮችን በሂሎችን መጠበቅ ማለት ነው። እ ሌላ ደግሞ በኢጅ የምበላባቸው አገራት እግዳ አጠቃላይ እንደ አፕሪካ ሚጊብ የሚበላው በእጅ ነው። በማንኪያ ወይም በሹካ ምናምን አደለም። ኢትዮጵያ እንግዲህ ከዛ ካሉት አገራት እ በተሻለ መንገድ የሚግብ አበላል ስርዓተ አለ። ሌላው ሌሎች እንግዲ በኢጃቸውን በሚግቡ ሲር አርገው የሚበሉ ናቸው። እና ኢትዮፕያው ደግሞ በኢጅ አስተካክላ ጨብጣ ማለት አጨባበጡም ደግሞ የሆነ ለየት ያለ አጨባበጥ ስርዓት አላት። እና ማለት የሚግብ ማለት ነው። አሁን ሚግብ ሲበላ በኢጅ ስለሚበላ አጨባበት ስርዓቱ ኢሂም የተለያየ ነው ማለት ነው። አሁን ለምሳሌ ዱቄት ሶው ለመያዝ ሚያደርገውና እ ሌላ ነገር ለመያዝ ሚያደርገው አይነት አሁን አፕሪካ ውስጥ ዱቀት ሰው ወደ ለመያዝ የሚያደርገውን የኢጅ አያያዝ ነው ሚጠቀሙት። ያ ልክ አደለም። ስለዚ ሚግብ አበላል ስርዓት ለየት ያለ እ በኢትዮጵያ ደረጃ ያለ የምግብ አሰራር በኢጅ የምበላበት ማለት ነው። አለ። ይሄ እንደሌሎች አገራት በሹኪያና በማንኪያ ሳይሆን አሁን አሜሪካ ውስጥ ሰው በኢጅ የሚበላ ካለ እንግዲ በጣም ከባድ ነው ማለት ነው። በማንኪያና ቤቢላ እ ሹካ ምናምን በዛ ነው ምግብን የሚጠቀመው፣ ምግብን የሚበላው ማለት ነው።

ቅጽል ስም አለ ቅጽል ስም። አው አለኝ እና ቅጽል ስምን ምንጠቀመው። አብዛኛውን ጊዜ ቤትና ጓደኞቼ ናቸው ቅጽል ስሞችን። ማለት ቅጽል ስም የሚጠቀመው ማለት ነው። ስለዚህ ቅጽል ስም አለኝ። ደግሞ የሚለው ነው የሚለኝ እና ቅጽል ስም ደግሞ። የሚያስፈልገው ቤት ውስጥ እንትን ለማለት ግን ካልወነ ደሞ በውጪ ደግሞ ለመጥላት። እንደ ኮድም ሊያገለግል ይችላል ማለት ነው። ቅጽል ስሞቹ ስለዚህ አብዛኛውን ጊዜ ቅጽል ስም ይሄ እንግዲህ ጓደኞቼ ናቸው የሚጠቀሙት። እና የቤት ውስጥ የምጠቀመው ማለት የቤት ውስጥ የቤተሰቦች የምጠቀሟቸው። ቅጽል ስሞዎች ማለት ነው። እና ስም ያው እንግዲህ ሁለት ስም ምን አለኝ ቅጽል ስም ማለት አንድ። ዋና ስምና ሁለተኛ ቀጥል ስም ማለት ነው። እና አብዛኛውን ጊዜ ማንም ሰው በቤት ውስጥ ሆነ በቃ ሲወለድ እስኪ ተወልዶ እስኪ አድግ ድረስ ቅጽል ስም ይኖራል ማለት ነው። ሁለት ስም። ያ ማንም ሰው መኖር የሚችለው ነገር ሁሉም ሰው መኖር የሚችለው ነገር ቅጥል ስም ስለሆነ። ቅጥል ስሞቹን አብዛኛውን ጊዜ የምወዳቸው ማለት ሰው ራሱንም ቅጽል ስም የምወድበት እንትን አለ። አንዴ የሆነ በጣም ልጅ አለና። ያ ስም። ከዋናው ስም ይልቅ ቅጽል ስሙን በጣም ይወደዋል እና እንዲህ አይነት ሰዎችም አሉ። ቅጽል ስሞቹ አብዛኛውን ጊዜ የኔ እንደ ኮድ ወይም እንደ መለያ ነገር አድርገው ነው። የሚጠቀሙት እና አንዳንዴ አስፈላጊ ነገርም ቦታዎች አሁን ለምሳሌ እኔ ቅጽል ስሜን አስገባ ምናምን ብሎ የሚወስዱ እንትኖችም አሉ። እና ቅጽል ስሞቹ አስፈላጊ ነገሮች ሊሆኑም የሚችሉ ሁኔታዎች አንዳንዳዎቹ አሉ ማለት ነው። ሶ አሁን በዋናው ስም የማይሰማ ሰው በቅጽል ስም ወይም የሆነ የተለያዩ በቃ ተመሳሳይ ስም ያለ ሰው በአንድ ቦታ ቢሆን ነጥሎ ለመጥራት አሁን ቅጽል ስም መጠቀም ግድ ይላል ማለት ነው። ስለዚህ ቅጽል ስሞችን በነጥሎ ለመጥራት የሚሆነው ለየት አድርጎ ለመጥራት የሚያስፈልግ እንትን ሂደት ነው ማለት ነው። ስለዚህ ቅጽል ስሞቹ አብዛኛውን ጊዜ ሰው የምጠቀመው ጅልማ የሆነ ልየት አድርጎ እንትን ለማለት ጅልማ ከመጥራት ይልቅ ለየት አድርጎ ለመጥራት ምናምን ቤተሰብም መጀመሪያ የሚያደርጉት ነገር ያን ነገር ለማስቀረት ወይም ጅልማ አጠራርን ለማስቀረት የተደረገ አካሄድ ይመስለኛል። እና ለሰው ልጅ ሁሉ ማለት ለሰዎች ቅጽል ስም የሚሰጡት ማለት ነው። እና የእያንዳንዱ ሰው ራሱን የቻለ የቅጽል ስምና ዋና ስም ይኖራል። በቅጽል ስሙ እንግዲህ አንዳንዴ ነገሮችን ያደርጋል ዋና ሲም ትምህርት ተምሮ። ወይ ስራ የሚቀጠልበት ነገሮቹ በዋናው ስም ሲሆን በቅጽል ስሙ ደግሞ ምንም ስራ የማይሰራ የማይሰራ። ግን ሰው ለመለየት አሁን ለምሳሌ አንድ ሃምሳ የሚመስል ሰው አበራ አበራ የሚል ካለ አሁን ቅጽል ስሙ ያም ከሆነ አበራ ከማለት ያም ማለት ይቀላል ማለት ነው። ያን አበራ የሚለውን ያም የሚለውን ሰው ለሚል ሽያጭ ለመጥራት ከተፈለገ። ያን ቢል ያ አበራ የራሱ መሆኑን ይረዳል ማለት ነው። ስለዚህ አብዛኛውን ጊዜ እንዲህ አይነት ነገሮች ኮዶቹ ወይም የሆነ የስም መጠሪያ እንትኖቹ በጣም አስፈላጊ ነገር ነው ማለት ነው። ስለዚህ እንዲህ አይነት ሰው ብዙ ጅልማ ያለበት ሰው ቦታ አካባቢ እንደዚህ አይነት አካባቢ ላይ ያለ መጥራት እንዲህ አይነት ቆዳዎቹን ጋር ተጠቀመ በጣም አስቸጋሪ ሊያደርገው ይችላል ማለት ነው። እና አብዛኛውን ጊዜ ሁሉም ሰው ቢሆን የትም ብሆን በቤት ውስጥ የላሉ ነገር እንስሳትም ጭምር ጥርስም ሊወጣ ይችላል ማለት ነው። ሰው ብቻ ሳይሆን አብዛኛውን ጊዜ አፍቅረውን ማለት ነው። ቅጽል ስሞቹ ለቤት እንስሳውን ለውሻ ለድመት ለተለያዩ ነገሮች ቅጥር ስሞቹ ይወጣላቸዋል ማለት ነው። ይሄ ልክ እንደ አፍሪካ ወይም እንደ ኢትዮጵያ ብቻ ሳይሆን እንደ መላ መላ ሀገራት አለማት ላይ የሚሰሩ ቅጽል ስሞች የሚፈጠሩበት ሂደት ነው ማለት ነው። እና ያ ቅጥር ስሜ እና ዋና ስም ሁለቱም ያው ጥቅም ላይ ይውላሉ ማለት አስፈላጊ ቦታዎች ላይ ጥቅም ላይ ይውላል ማለት ነው